እኛ በቤተሰብ ሁሉንም ባህል እናከብራለን ገና እናከብራለን ፋሲካ እናከብራለን እና አዲስ አመት። እናከብራለን በተጨማሪ ደግሞ የመስቀል በዓልም እናከብራለን በቤተሰብ አራቱ በዓላት ይከበራሉ በእኛ ማለት ነው። በደማቁ ሁኔታ ነው የሚቀበሉት ያው ሁሉም እኛ ቤት ለሚሰበሰቡ የበአል ቀን። በደንብ አራቱንም በዓል በደንብ እናከብራለን

አዎ ፍየል አይቼ አቃለሁኝ ብዙ ጊዜ። ለባህል በሬ ወይም ዶሮ በማይታረድበት ጊዜ። የፍየል ነው ተገዝቶ የሚተረደው እና። ብዙ ጊዜ ያው ለበአል ስለሚመጣ አኛ ቤት አያለሁ ከዛ ውጪ። አንዳንዴ አያቴ ጋር። ክፍለ ሀገር ስሄድ። የግልገሎችም አሏት ሁሉም ስላላት እሷ ፍየል አያለው

ያው የቅጥር ሂደት። ስድስት ሺህ በእኛ ከበድ ይላል ያው ደሞዙ እንደየ ድርጅቶቹ ይለያያል አንዳንድ ድርጅቶች አሪፍ ይቀጥራሉ በሰአትም ደግሞ ነጻነት ይሰጣሉ አንዳንድ ድርጅቶች ደግሞ ብዙም አይከፍሉም በዛ ላይ ሰዓት ላይ ሙሉ ሰዓት እዛ እንድንሰራ የሚያስገድደው ድርጅቶች አሉ። ግን የቅጥር ስራ እንደ ግል ስራ አይሆንም ትንሽ ይከብዳል ነጻነት ስለማይሰጥ ትንሽ ይከብዳል

በጀት ያው የራሴን በጀት ከሆነ የራሴን ነኝ የራሴን አስተዳደረው የሚያስፈልገኝን ነገር አደርጋለሁኝ። ከዛ እጅግ ግን ከቤተሰብ በጀት አንፃር የነሱን በጀት እኔ አላስተዳደረውም። ያ ወንድሜና ታላቅ እህቴ ናቸው አብዛኛውን ነገር የሚያስተዳድሩት። የራሴ ግን የራሴ ግብ ይሁን ሁሉንም ነገር ማስተዳድረው እራሴ ነኝ።

የባህል ባህላዊ ልብሶችን መልበስ በጣም ነው የምወደው በተለይ የአመት በዓል ቀን ከሆነ የባህል ቀን ከሆነ በነዚያ ቀናት ውስጥ የአመቱ የበአል የባህል ልብሶችን እለብሳለሁኝ። ያው የትኛውንም ባህል ችግር የለውም። እኛ ጋር ኢትዮጵያ ውስጥ ከሰማንያ በላይ አሉ የባህል ልብሶች ያላቸው ብሄር ብሄረሰቦች አሉ። እና የነዛን በአገኘውት አጋጣሚ በተለይ በቡድን የሚለብሱ ጊዜ በጣም ደስ ስለሚለኝ እለብሳለሁኝ

መፍጨት አውቀለሁኝ ሲፈጭ አይቻለው ግን እኔ አልሞከርኩም ድሮ ልጅ ሆኜ ማለት እኛ ከተማ ውስጥ ስለሆነ በእጅ አይደለም የምንፈጨው አንዳንዴ ምናልባት በ ለእንትን ካልሆነ የቅመማ ቅመሞችን እሱንም በማሽን ነው እንጂ። ግን አያቴ ጋር ስሄድ አንዳንዴ ትፈጨለች ለራሷ ቆሎ በጥርስ መብላት ስለማትችል ፈጭታ ነው። የምትበላውና እሷ ስትፈጭ አይቼ አቃለው።

ዜና እንኳን ማንበቡን አልወደውም። ግን በድምጽ በተለያዩ ማህበራዊ ሚዲያ ላይ የሚቀርቡ አጫጭር ዜናዎችን ነው የምከታተለውና። እሱንም የድምጽ ከሆነ እንጂ ሚነበቡ ዜናዎችን አልከታተልም ብዙም ደስ አይለኝም አልወደውም። እሱና በቃ ብቻ ማህበራዊ ሚዲያ አጫጭር የሆኑ ዜናዎችን እሰማለሁኝ አንጂ አላነብም

እኛ አሁን የምንኖርበት ግቢ ብዙም የፀሀይ መውጫ አያሳይም ግን ድሮ የግቢ ተማሪ ሆኜ በደንብ ስትወጣም ስትገባም ያለውን ከተለያዩ አቅጣጫዎች ለማየት ስለሚመች እናይ ነበረ የፀሀይ መውጫ እዛ በደንብ ትታያለች ያው ተራራም ሁሉም ነገር በደንብ ያለበት ከከተማ ወጣ ብሎ ስለሆነ ትምህርት ቤታችን የነበረው እዛ አይ ነበር ግን እዚህ አዲሳባ ስሆን ስለማይታየኝ አላይም።

ፀጉርን መንከባከብ በጣም ነው የምወደው። ጊዜ ካለኝ የተለያዩ ነገሮችን አደርግና ፀጉሬ በደንብ እናያድግ። የተለያዩ ቤት ውስጥ የሚዘጋጁ ውህዶችን እየተጠቀምኩኝ እንከባከባለሁኝ። ግን ከዛ ውጭ የተፈጥሮ ያልሆኑ ነገሮችን ብዙም መጠቀም ደስ አይለኝም ለዛ ነው። ራሴ ጊዜ ካገኘው የተለያዩ ውህዶችን አቦካዶ ወይ በቃ ለፀጉሬ ሚስሚስ ማማኝን ለዘጉሬ የተለያዩ ውህዶችን እየቀያየርኩኝ ዘጉሬን እንከባከባለሁ እና ፀጉሩን መከባከብ በጣም ነው የምወደው

ጊዜን ማስተዳደር ላይ ብዙም ጎበዝ አይደለውም። ግን ያው መስራት ያለብኝ ስራዎች ካሉ በእቅድ የመሰረት ሁሉንም ሰአቴን ጊዜን በአግባቡ ተጠቅሜ እሰራቸዋለሁ። ከዛ ውጭ አንዳንዴ የሆነ የተለያዩ ነገሮች ሲመጡ፤ ቤት ውስጥ ምናልባት ከእኔ እቅድ ውጪ ያሉ ነገሮች ብዙም ሰአቴን እንዳድቅ ቁጥጥር ያደርጋሉ። እንጂ እኔ እንኳን ያው በቻልኩት መጠን ጊዜን አስብ እንትን እላለሁ እቆጣጠራለሁ።

ዋና እችላለሁኝ ግን ብዙም ጎበዝ የሚባል ሰው አይደለሁም። ብዙም ጎበዝ አይደለሁም ግን እሞክራለሁ እዚህ አዲስ አበባ ውስጥ ብዙ ለዋና የሚመች አይነት አይደለም ስለማይመች ብዙ ልምዱ የለኝም እንደውም ግቢ ከሄድኩ በኋላ ትንሽ ሞክሬያለሁ እንጂ እዚህ እንኳን ብዙም አይመችም ግን እችላለሁ።

ሽቶ በጣም ነው የምወደው እና በቃ ቋሚ የምጠቀመው ሽቶ አለኝ እሱ እንደው ሁሌ ሁሉም መሸጫዎች ላይ ስለማላገኝ ዞሬ ፈለጌ ነው። ከጨረስኩም ገዛው የተለያየ አይነት ከባባድ ሽቶዎችን ስለማውድ እኔ የምወደውን ብቻ የፈለኩኝ ረጅም ሰዓት ልፈልግ እችላለሁ ግን በጣም ነው የምወደው

ሽያጭ ላይ ያው መሳተፍ እፈልጋለሁ ግን እስካሁን የሽያጭ ስራ ል ሰርቼ አላውቅም። ያው ትምህርት እና የቢሮ ስራ ላይ ነኝ። አሁን እና ግን ወደፊት የተለያየ ትንሽ ገንዘብ ካገኘሁኝ የመጀመሪያ እፈልጋለሁኝ ንግድ አሁን ላይ በተለይ በማህበራዊ ሚዲየም ስሩ ስራዎች በጣም ትርፋማ ስለሚያደርጉ መሞከር መሞከር ሳይሆ መጀመር እንዳለብኝ ያስባል

እኔ የምመኘው ስራ የግል ስራ መጀመር ነው ማንኛውንም ስራ ይሁን። የግል የምለው ስራ መጀመር እፈልጋለሁ እኛ የቢሮ ስራዎች ብዙም አዋጪ ስላልሆኑ የጊዜ ነጻነትም አይሰጡምና። በተለይ ቤት ውስጥ ሆኜ ምሰራቸውን ስራዎች የግል ስራ ብጀምር የተለያዩ ማህበራዊ ሚዲያ እየተጠቀምኩኝ የራሴን ስራ እያስተዋወኩ ብሰራ ደስ ይለኛል ያነን ነው። አሁን ላይ እያቀድኩኝ ያለሁት

አዎ ስራ ያድጋል ያው የቅጥር ስራ ስለሆነም የምሰራው ያው በጧዋት መግባት አለብኝ። ከዛ ደግሞ ማታ አንዳንዴ ስብሰባ ምን የሚኖርበት ሰዓት ከሆነ እስከ ማታ አራት ሰዓት የምንቆይበት ጊዜዎች ይኖራሉ እንደ የስራው ማለት ነው። እና ትንሽ አድካሚ ነው የጊዜ ነጻነት አይሰጥም። ለቤተሰብም ጊዜ እንዲሰጥ አያደርግምና ብዙ ስራውን አልወደውም ከአድካሚነቱ አንፃር ማለት ነው

የምምገበው ሳህን የምጠቀመው ቁርስ ከሆነ ቤት ውስጥ ከሆነ ያው ቤት ውስጥ ባሉ ወይ ሻይ ጠጣለሁኝ በሳህን ደግሞ ምግብ እናቀርባለን። ስራ ቦታ ከሆንኩኝ ደግሞ ያው ምሳ ይዤ ቋተሬ ስለሚሄድ ምሳቃ ነው የምመገበው ቤት ከሆንኩኝ ቤት ውስጥ ባሉ የዘርግ ሳህኖች ነው የምጠቀመው። ስራው ቦታ ከሆንኩኝ ደግሞ በምሳቃ አጥቅማለሁ ማለት ነው

አይ የስራ ልብስ እንኳን እኛ አንጠቀምም። የስራ ልብስ የለም የቢሮ ስራ ነው የራሳችንን ልብስ ነው የምንለብሰው። ግን ያው የምንለብሰውን ልብስ ለስራ ሲሆን መለየት እንለያለን የቢሮ የሚሆን አይነት ስራ ልብስ መልበስ ስላለብን ማለት ነው። ካልሆነ ድርጅቱ በተለይ ሰውነት የሚያሳይ አግባብነት የሌለው ልብስ ስለማይፈቀድ እሱን አልጠቀምም። ከስራ ሁኔታዬጋ የሚሄዱትን የራሴን ልብስ ነው ግን የምጠቀመው።

ኮፊያ ማድረግ እወዳለሁ ፀሀይ ሳዓት ከሆነ ጥላ ካልያዝኩኝ ኮፊያ ነው የምጠቀመው እና በተለይ ደግሞ ፀጉሬን መፈረዝ ከፈለኩኝ ኮፊያ አሪጌ ነው የፍሪዙን የምለቀው ካልሆነ ትንሽ ፀጉሬ በዛ ስለሚል ብዙም ውበት ስለማይኖሩ ኮፍያ አደርጋለሀኝ አና ደስ ይለኛል ያው በተለይ ፀሀይ ሰዓት ላይ ኮፍያ ማረግ ደስ ይለኛል።

አዎ መታጠቢያ ቤት ውስጥ ሁሌ ስልኬን ይዤ ነው የምሄደው። ከዛ ቀስ ያሉ ሙዚቃዎችን እክፍትና ነው እሱን እየሰማሁኝ ነው የምታጠበው እና በጣም ነው ደስ የሚለኝ። ያው ከከፍትኩ እኔም አንድ ላይ ዘለማዜም አንድ ላይ እንትን እላለሁኝ ብዙ ልምድ አለኝ። ሁሌ ስልኬን ይዤ ገብቼ የሆነ ሙዚቃ እከፍታለሁ።

ኮከብ መመልከት እወዳለሁ። ግን ብዙም እንደሌሎች በጣም አድናቂ የሚባል ሰው አይደለም ማለት ጠልቼ ሳይሆን ጊዜ ሰጥቼ ማታ ላይ ወጥቼ የማየት ልምድ የለኝም። ግን በአጋጣሚ ማታ ላይ የሆነ ቦታ እየተጓዝኩኝ ከሆነ በማታ ከሆነ ያው እያየሁ ያደነቅኩት እሄዳለሁ። እንጂ ስራዬ ብዬ ኮከብ ለመመልከት ብዙም ወደ ውጭ አልወጣም። በጣም ግን ማየት እወዳለሁ

ቀልድ መናገር በጣም ነው የምወደው ብዙም ጊዜ ያው። የመጣልኝን ወይ ከቤተሰብ ጋር ወይ ከጓደኞቼ ጋር ከሆነ። የተለያዩ ነገሮችን በተለይ ደግሞ ያለፉ ነገሮች ጋር ከራሴ ህይወት ጋር እያዛመድኩኝ። የተለያዩ ቀልድ መቀለድ በጣም ነው ደስ የሚለኝ እንደውም አብዛኛው ጊዜ። ብዙ ሰው የሚያውቀኝም በቀላጅነት ነውና በጣም እወዳለሁ

ሙዚም መሄድ በጣም ነው የምወደው ጊዜ ካገኘው እረፍት ላይ ከሆንኩኝ ብዙ ጊዜ እሄዳለሁ። በተለይ ደግሞ አዳዲስ ሰው ከክፍለ ሀገር ምናምን ወደ ቤት ከመጣ። እነሱን ይዣችሁ መሄድ በጣም ነው ደስ የሚለኝ ከቤተሰብ ጋር። ጥሩ ጊዜ ማሳለፍ ስለምወድ እዛ ሄጄ ታሪካዊ የፈነገሮችንም ለማየት እወዳለሁ። ብዙ ጊዜ ሄዳለሁ።

ሃይማኖታዊ በዓላትን አከብራለሁኝ ሁሌ ያው የምናከብረውም በዓላት ካሉ በደንብ ነው በቤተሰብ እናከብራለን። ሃይማኖታዊ ነገሮች ላይ እናቴን ጠንካራ ስለሆነች ያው በተቻለ መጠን እኔም ከሷ ጋር ሆኜ አከብራለሁኝ። በጣም እወዳለሁ ሃይማኖታዊ ነገሮች ላይ መሳተፍ እና አከብራለሁ።

አዎ መተግበሪያዎችን ብዙ ጊዜ አወርዳለሁኝ ለራሴ የሚጠቅሙኝ አይነት ከሆነ ዝም ብሎ ስልክ ላይ የሰው ስልክ ላይ ስላየሁ ብቻ ሳይሆን። የምወደው አይነት መተግበሬዎች ከሆኑ በደንብ ነው የማወርደው እጠቀማለሁ በደንብ። በተለይ ከእኔ እንትን ጋር የሚሄዱ ነገሮች ከሆኑ ወዲያውኑ አዲስ እንደመጣም በደንብ አውርጄ እጠቀማለሁኝ። መተግበሪያዎች ማውረድ በጣም ነው የምወደው

ብዙ የምወዳቸው አትክልቶች አሉ ግን ከዛ ውስጥ በዋናነት የምወደውን ጥቅል ጎመን ነው ጥቅል ጎመን በጣም እወዳለሁኝ። ከዛ ደግሞ ካሮትም እወዳለሁ በተለይ ሁለቱን አንድ ላይ አብስዬ መጠቀም በጣም ነው ምወደውና እነሱን ነገሮች በጣም እዋዳለሁ። ጥቅል ጎመናና ካሮት ከሁሉም አስቀድሜ እመርጣለሁኝ

ያው ከደንበኞች ጋር የምሰራው ስራ ከድርጅቱ ስራ ጋር የሚገናኝ ስራ ከሆነ ስራለው የግሌን ስራ ሳይሆን ድርጅቱ በሚያዝኝ መሰረት የድርጅቱን ስራ እሰራለሁኝ የግል ስራ ግን ከደንበኞቻችን ጋር አልሰራም። ያው ድርጅታችንም ስለማይፈቅድ ማለት ነው። ግን ከስራ ጋር የሚገናኙ ነገሮች ከድርጅቱ ስራ ጋር የሚገናኙ ነገሮችን ግን እሰራለሁ።

ትርፍ ጊዜዬን እማሳልፈው በተለይ ያው ቤት ማጽዳት፣ እንደዚህ የተበላሹ ነገሮችን ማስተካከል እወዳለሁ ትርፍ ሰዓት ሲኖረኝ ብዙም ያው ትርፍ ጊዜ አይኖረኝም ግን እንደው እንዳጋጠመኝ ካገኘሁኝ እነሱን ስራዎች ነው የምሰራው ግቢ አትክልቶችን መንከባከብ ደስ ይለኛል ከዛ ውጪ ደግሞ ለራሴም የተለያይኑ ውህዶችን እያደረኩኝ በትርፍ ሰዓት እነሱን ነገሮች ማድረግ ነው የምፈልገው።

አሃ ሌሎችን ማስተማር እችላለሁኝ ያው በተለይ ብዙ ግዜ በአስጠኚነት ሰርቻለሁኝ ከስራዬ በኋላ አስጠናለሁ ልጆችን ትምህርት እሰጣለሁኝ እና አንዳንዴ ደግሞ የበጎ አድራጎት ድርጅቶች ላይ ክረምት ክረምት ሰዓት ሲኖረኝ ሄጄ አስተምራለሁኝ ሌሎቹም ማስተማር የምወደው ነገር ስለሆነ አስተምራለው።

የስራ ሰዓት እንኳን አከብራለሁኝ። አንዱ የስራችን ግዴታም ስለሆነ ሀላፊዎቻችንም ደግሞ ስራ ላይ ስናርፍ አይወደውም ለዛ በተቻለኝ መጠን በጊዜ ተነስቼ ማድረግ ያለብኝን ስራዎች ሰርቼ ምሳዬ ነው። ምሳ ምሳ ይዤ ነው የምሄደው እና ሰአቴን ግን በአግባቡ ከጠዋት ያለው ሰዓት በአግባቡ ተጠቅሜ በጊዜ ነው የምደርሰው

የድርጅታችንን የምወደውም ባህል አለ ግን ሁሉን ነገር አልቀበልም። አንዳንዴ ያው ለራሳቸው እድገት ሲሉ ትንሽ ሰራተኞችም የሚበድሉባቸው ነገሮች አሉ። እሱን እሱን ነገር አልወድም ግን ከዛ ውጭ መልካም የሆኑ ስነምግባሮች ደግሞ አሉ በድርጅት ውስጥና ያው ግማሽ ግማሽ ነኝ ሃምሳ ሃምሳ ነኝ። የምወድላቸውም ነገር አለ የማልወደውም የድርጅቱ ባህሎች አሉ። ሁሉንም ባህሎች በድርጅት ውስጥ ያሉትን አልወድም

ያው የይለፍ ቃሌን እንኳን ለሌላ ሰው አላጋራም በምንም አጋጣሚ በደንብ እጠብቃለሁኝ በምንም ነገር ላይ አልጽፋቸውም ሁሉንም በቃሌ ነው የሚይዘው እንጂ ምናልባት ስልኬ እንኳን ቢጠፋ ስልክ ላይ ካለ ጥሩም ስለማይሆን ለሌሎች መድረሱ በአእምሮዬ ነው የሚይዘው እና ሌላ ለሌላ ሰው ለማንም አልናገርም።

ስማርት ፎን አዎ አሁን ምንጠቀመውም ይሄንንም እንትን እያረክ ያለሁት ስማርት ፎን ተጠቅሜ ነው። እና እጠቀማለሁኝ አዎ አሁን ላይ ሁሉም ነገር በዘ ዘመናዊ እየሆነ ስለሆነ እነሱን ነገሮች መጠቀም ለብዙ ነገር ከስራዬም ጋር ያው ብዙ የስራ ነገሮችንም ማህብራዊ ሚዲያ ተጠቅመን ስለምንላላክ ስማርት ፎን እጠቀማለሁ

ከጎረቤቶቻችን ጋር አዎ ጥሩ ግንኙነት ነው ያለን ግን ይሄን ያክል ብዙም አንገናኝም። ጊዜ ከሰላምታ ያለፈ ነገር የለንም ግን የተለያዩ ወይ ሰርግ ሲኖር ወይ ሀዘን ባለበት ጊዜ እንገባለን ከዛ የብዙም የተለየ ነገር እናደርግም ያው ከተማ ውስጥም ስለሆነ ብዙ ከጎረቤት ጋር ግንኙነት የለም ግን ያው ብዙም

ዝናብ ከዘነበ ቤት ከሆንኩኝ ያው ከሰል አቀጣጥለን በቆሎ ተብሰን ነው የምንመገበው ለብርድ ለመከላከል። ድንችም ተብሰን የምንመገብበት ጊዜ አለ ግን ቢሮ ከሆንኩ ብዙም ጊዜ የዝናብ ወቅት ከሆነ ሹራብ ይዤ እሄዳለሁኝ እነዛን ሹራቦች ለብርድ የሚሆኑ ልብሶችን እደርባለሁ ዝናብ ከዘነበ እንዳይበርደኝ

ፎቶ ማስቀመጥው የራሴ ፎቶ ማስቀመጫ እቃ አለ። እዛ ውስጥ ነው ማስቀምጥው አሁን ግን ብዙም በስልክ ነው። እንጂ ፎቶ ቤት ሄደን እንደ ድሮ አንነሳም ግን ድሮ የፎቶ አልበም ላይ ነው። ፎቶ ማስቀመጫ ላይ ፎቶ እናስቀምጣለን ከዛ ውጭ አሁን ላይ አብዛኛውን በስልክ ነው። ስልክ ላይ ደግሞ ያለውን የተለዩ ሲስተሞችን በመጠቀም አስቀምጣለሁ

አዎ ቃል መጠበቅ እጠብቃለሁ ብዙ ጊዜ ያ ማድረግ የማትችለው ሰው ቃል አልገባም በተቻለኝመጠን መፈጸም የሚችለውን ቃል ነው። የምገባው ከዛ ደግሞ ያንን በተቻለኝ መጠን ቃሌን እጠብቃለሁኝ። ካልሆነ ጥሩ ስሜት አይሰጠኝም ደስ አይለኝም። ቃሌን አለመጠበቅና ብቻ አልኩ መጠን ቃል እጠብቃለሁ

ቤተሰብ ያምንሰበሰቡ የማታ እራት የምንመገብበት ሰዓት። ሁላችንም ተሰብስበን ነው የምንመገበው ከዛ ውጪ ግን ቀን ቀን ያው ሁላችንም በተለያየ ሰዓት ወደ ስራ ስለምንሄድ። ብዙም የቤተሰብ ጊዜ አይኖረንም ግን ማታ ማታ ሲሆን እንሰበሰባለን። ከዛ ውጪ እሁድ እሁድ ከሆነም የቤተሰብ ጊዜ ኖረናል በደንብ እንሰበሰባለን

የጧት ሰው ነው የምባለው ጧት ቤቴ ነው የምን ሚነሳው ከዛ። ማታ ግን በጊዜ እተኛለሁ ብዙ አልቆየም በተለይ ስራ የምገባ ከሆነ በጊዜ። እተኛለሁኝ ጠዋት ግን በጊዜ ተነስቼ። ጠዋት ላይ ብዙ ስራ መስራት እችላለሁ ቤትም እምውል ከሆነ። ጠዋት በጊዜ ተነስቼ ነው ስራዎቼን የምጨራርሰው ከዛ ማታ ግን በጊዜ መተኛትን ያስለመድኩት

በአካባቢያችን ላይ ያሉ ገበያ እቃዎቹ ብዙም ዋጋ ላይ ብዙ ከሌላ ሰፈር አንፃር ውድ የሚባል አይደለም ጥሩ ነው ግን ብዙ እቃ ደግሞ አይገኘውም ውስን እቃዎች ናቸው። በእኛ አካባቢ ላይ የሚገኙት ከዛ ውጪ። ብዙ ዋካ ዋጋ አንፃር የቤት ኪራይም ትንሽ ወደ እኛ ስፈር ስለሚቀንስ እቃ በጥራትም ዋጋ ላይም አሪፍ እናገኛለን። ግን ያው የመረጥነውን አይነት እቃ ግን ላናገኝ እንችላለን

የጎረቤት ድምጽ የአዋቂዎቹ አይሰማም ግን ህፃናት ካሉ ቅዳሜና እሁድ ከሆነ ትምህርት ቤት ካልሄዱ ውስጥ ሲጫወቱ በጣም ድምፃቸው ይሰማሃል። ስም ሲጠሩ ሁሉም ነገር ይሰማል። ከዛ ውጪ ግን አዋቂዎች ቤት ውስጥ ሆኖ የሚያወሩት ድምጽ አይሰማም። ግን ግቢ ውስጥ እሚወራው ህፃናት ከሆኑ በተለይ እየጮሁ ስለሚያወሩ የነሱ ድምጽ ይሰማል።

ብዙ የየምወዳቸው ፊልሞች አሉ ግን በጣም ብዙ ጊዜ አይቼም የማይሰለችኝ እና ሁሌ ሳየው እንደ አዲስ የሚያስቀኝ ፊልም ሜዲን ቻይና የሚለው ነው። የኢትዮጵያውያን ፊልም ነው ግን በጣም ቆይቷል ከተሰራ ግን በቃ ጊዜ ሳገኝ ደግሜ ሁሌ አያለሁ በጣም ነው የምወደው እና ሁሌ በየውት ቁጥር ያስቀኛል።

የዝናብ ውሃ እንኳን አንሰበስብም ምናልባት ግቢ ለማጥብ ሲሆን እንሰበስባለን። ከዛ ውጪ ግን ያው ብዙም የውሃ እኛ ሰፈር አያስቸግርም። ግን አንዳንዴ ውሃ የሚያስቸግርባቸው ጊዜያቶች ከሆኑ እንዳጋጣሚ እዚህ የዛኔ ግን የዝናብ ውሃ እንሰበሰባለን። ከዛ ውጪ ግን አንሰበስብም

አዎ በስራ ቦታ ላይ የተለያዩ ሀላፊነቶች አሉእና በአመራር ዙሪያ የተለየ በየራሳችን የግል ቡድን ይሰጠናልእና እነሱን ድከኛ ስር ያሉትን ስለምንመራችው በስራ ስራ ማሳየት የተለያዩ ሀላፊነቶች ስላሉ እንደ አመራር የራሳችን ሚና አለ። የየራሳችን ማለት ነው

ሾርባ በጣም ነው የምወደው በጣም የምወደው ነገር ነው። ጊዜ ትንሽ ነው የማብሰል ጊዜ ማገኝ ከሆነ በተለይ ለራሴን ማዘጋጀውን በጣም እወዳለሁ። ከዛ ውጪ እናቴ ያዘጋጀችው ከሆነ በጣም ነው ወድጄ የምጠቀመው በጣም እጠጣለሁኝ። ያው ግን ከቤቱ ውጭ ያለውን ብዙም ባልወደም ግን ቤት ውስጥ የሚዘጋጀውን እወዳለሁ

የወተት ተዋጽኦ በጣም ነው የምወደው ከወተቲ ይልቅ እንደውም የወተት ተዋጽኦ እወዳለሁኝ። ለምሳሌ አይብ በጣም ነው የምወደው በጣም እወዳለሁኝ። ያው በአገኘሁት አጋጣሚ እበላለሁ። ከዛ ደግሞ ቅቤም እንደዛው አንዳንዴ ለፀጉሬ ለመቀባት እፈልጋለሁ። ከዛ ውጪ ደግሞ ምግብ ላይ በተለይ ጥብስ የስጋ ምግቦች ላይ ጨምሬ መመገብ ስለምወድ እወዳለሁ

ብዙ ፍራፍሬዎችን እወዳለሁኝ ግን በአንደኛነት የምወደው ፍራፍሬ የ ብርት ነው ብርቱኳን በጣም እወዳለሁኝ። ከዛ በመቀጠል ደግሞ አቮካዶ እወዳለሁኝ። አቮካዶ ለቁርስ አሁን በዳቦ ወይም በተለያየ ነገር አቀላቅዬ እየሰራሁ መመገብ ስለምወድ። አቮከዶ በጣም ነው የምወደው ግን አንደኛ የምወደው ብርቱካን ነው።

የድሮ ፎቶዎችን በጣም ነው የምወዳቸው እና ይዛቸዋለሁ በጣም ስለምወድ በተለየም ደግሞ አሁን በየድሮ ፎቶዎች ያሉት በወረቀት ነገር ስለሆነ እሱን በፎቶ አንስቼ አስቀምጣችኋለሁ ምክንያቱም ምናልባት የወረቀቱን ሊጠፋ ስለሚችል ለማስቀመጥ ስለምፈልግ የድሮ ፎቶ ማስታወሻዎች ስለሆኑ አስቀምጣችኋለሁ ይዛችኋል

የጨረቃ ብርሃን በጣም ነው የምወደው በተለይ ደግሞ የሆነ ማታ ላይ መንገድ እየሄድኩኝ ከሆነ እሱን እያየሁኝ መሄድ በጣም እወዳለሁ። እንደውም ከተማ ውስጥ ስሆን ብዙም የጨረቃ ብርሃን ለመለየት አይመችም መብራት ስላለብን። ገጠር ስሄድ ስፋፊ ሜዳዎች ላይ እየተራመድኩኝ የጨረቃ ብርሃን ማየት በጣም ነው የምወደው

አይ የቀረ ምግብ እንኳን አልበላም ብዙም ልምዱ የለኝም ያው ለጤንነትም ጥሩ ነው ብዬ ስለማላስብ። ምግብ የተረፈ የቀረ ምግብ መመገብ አልወድም ያው ለጤንነትም አይመከርም ለሌላም ሰው ቢሆን ይሄንን እንዲመገቡ አንመክራቸውም ጥሩ እንዳልሆነ ስለማውቅ። ለማንም እንዲመገቡ አልመክርም

የአካል ብቃት እንቅስቃሴ እንኳን ብዙም አላደርግም ግን አንዳንዴ ዝም ብዬ መንገድ ላይ ለረጅም ሰዓት ፀሀይ ካልበዛ እራመዳለሁኝ። ከዛ ውጪ ግን ብዙም ያካል ብቃት እንቅስቃሴ አላደርግም። ትንሽ አንዳንዴ ቤት ውስጥ ደረጃ ማውጣትና ማውረድ እሱን ውጫ ነው የምንቀሳቀሱት ከዛውች ብዙም ልምዱ የለኝም

በቀን ውስጥ ብዙ ጠጣለሁኝ ውሃ መጠጣት በተለይ በጋ ከሆነ በደንብ ጠጣለሁኝ። ቢያንስ ከአንድ ሊትር በላይ ወይ ከሁለት ሊትር በላይ ጠጣለሁኝ። ፀሀይ ሰዓት ከሆነ ከዛም በላይ ልጠጣ እችላለሁ ግን። ክረምት ላይ ከሆነ ግን በጣም ይቀንሳል ትንሽ ነው ክረምት ላይ የምጠጣው። በጋ ግን በደንብ እጠጣለሁኝ አሁን ለጤንነትም ጥሩ ነው ከዛ ደግሞ። ሞቀት ሲኖር ደግሞ ያው ሰውነታችን ውሃ በጣም ስለሚፈልግ በደንብ እጠጣለሁ

አዎ ሙዚቃ እሰማለሁም ተለያዩ አጋጣሚ ጊዜ ሳገኝ ያው ስራ ቦታ ላይ ሆኜ እንኳን አልሰማም ከዛ ውጪ እየተራመድኩኝ ከሆነ መንገድ ላይ እሰማለሁኝ። ለሌላም ሰው መጋበዝ ደስ ይለኛል። በተለይ ማህበራዊ ሚዲያዎች ላይ ሙዚቃ ነገሮችን ለሌሎች ማጋራት ስለምወድ በደንብ አዳዲስ ሙዚቃዎችም ሲመጡ እሰማለሁ

የስራ አሰራሮችን እከተላለሁ እኛ ማለት የተለያዩ አሰራሮች አሉ በስራ ቦታ ላይ። ለምሳሌ እኔ ተማሪ እያለሁ የማውቀው እና የድርጅታችን ውስጥ ያለው የስራ አሰራር ይለያያል። እና እንደየቦታው ስለሚለያይ ከእኔ በፊት የነበሩትን ስለ ስራው አሰራር እጠይቃለሁኝ በደንብ ከጠየኩኝ በኋላ ያንን መንገድ እየተከተልኩኝ እሰራለሁ። ግን የራሴ ማስተካከል ያለብኝ ነገሮች ላይ ደግሞ ጨምሬ አስተካክዬ እሰራለሁ

ጨው እወዳለሁኝ ግን ብዙ ሲሆን አልወልድም በመጠኑ እወዳለሁኝ። ምግብ ላይ የጨው ካልተጨመረበት መመገብ ብዙም ደስ አይለኝም። በተለይ ያው የኛ የሀበሻ ምግብ ብዙ ጊዜ በጨው ነው መደረግ አለበት። ወጦች ላይ ካልሆነ ብዙም ስለማይጣፍጥ ግዴታ ነው የወጦች ላይ ይጨመራሉና። በመጠኑ ከበዛም አልወድም ግን በመጠኑ ጨዋታ እጠቀማለሁ።

ሩዝ በጣም ነው የምወደው ያው በተለይ በአትክልት ተደርጎ ወይም ደግሞ በእንቁላል በተለይ በአትክልት በካሮት እና በቲማቲም ከተሰራ በጣም ነው የምወደው ያው አሪፍ ነው ቀለል ያለ ነገር ስለሆነ ለመብላት አይሰለችም አንዳንዴ ደግሞ ቤት ውስጥ በፍርፍር እያቀላቀልን እንበላለንና ሩዝ በጣም እወዳለሁ።

ብዙ ጊዜ እሞላለሁኝ ስልኬን ያው አስፈላጊ አሁን ቻርጀርም ከሆነ ስቻርጀር ሙሉ እስኪሆን ድረስ ነው የምጠብቀው። ካርድም ከሆነ አሁን እንኳን ዋይፋይ ስለምጠቀም ብዙም አይወስድብኝም። ግን ያው የድምጽ ለማውራት የተለያዩ ነገሮችን ለጥቅል ለመግዛት የምሞላው ሲያድቅ ነው ሲያድቅ ጠብቄ እሞላለሁ

ያው ጽም አላቆይም። ማለት የፊት ላይ ያው የወንዶች ነው እኔ ሴት ስለሆንኩኝ፤ አንዳንድ የቦታዎች ላይ የሚመጡ ጺሞች አሉ፤ እነሱ ብዙ እንዲያድግ ደስ አይለኝም በየጊዜው በየሁለት ሳምንቱን እቆርጣለሁኝ ብዙ አላቆይም ሲቆይ ደስ አይለኝም

ከሁሉም በዓል የምወደው የአዲስ አመት በዓል እንቁጣጣሽ በኢትዮጵያ ማለት ነው በጣም ነው የምወደው። ያ የሆነ አዲስ ተስፋ ለአዲስ አመት ስለሚሰጥ አዲስ ነገር ተስፋ እያደረኩኝ ስለመጀመርና። ለአመቱ ማዳ አዲስ እቅዶችን ስለማወጣ ከባለፈ አመት። ስህተቶችን ለማስተካከል ራሴን አርሜ አዲስ አመት ስለምጀምር። በጣም ነው የምወደው

ክልጅነት ጨዋታዎች ውስጥ በጣም ብዙ ጨዋታዎችን እወዳለሁ ግን የመጀመሪያው ምወደው የገመድ ዝላይ በጣም ነው የምወደው ገመድ መዝለል። ከዛ ደግሞ ዲሞ የሚባል ጨዋታ ነበር ኮርኪ እየደረደሩ ኳስም አለው። እሱን ጨዋታ በጣም እወዳለሁኝ። ከዛ የመጨረሻው ደግሞ የምወደው ድብብቆሽም ደስ ይለኛል። በተለይ ተሰብስበን ስንጫወት በጣም እወዳለሁ

ገበያ እንኳን ብዙም የመሄድ ልምድ የለኝም። አንዳንዴ እናቴን ለማገዝ ካልሆነ ያው ብዙ ነገር እሷ ናት የምትገዛው። ከዛ ውጪ አንዳንዴ ላግዛት ብዙ እቃ የምትገዛ ከሆነ ወይ የአመት በዓል እቃዎችን የምትገዛ ከሆነ ላግዛት እሄዳለሁ። ግን ያው ለራሴ ብዙም ገበያ ላይ ያ ባይሆን ሱቅ ነገሮችን ምናምን ለራሴ ሄጄ እገዛለሁ ከዚያ ውጪ ግን ገበያ አልሄድም

ያው ሽማግሌዎችን ማከብረው የሆነ በአፍ ብቻ ሳይሆን የተለየውን እቃ ስራ እየሰሩ ከሆነ አግዛቸዋለሁኝ መንገድ ላይም ብዙ እቃ ይዘው ከሆነ ያንን አግዛቸዋለሁ። ሌላም መኪና ውስጥ ትራንስፖርት ዉስጥ ሳገኛቸው ቦታ ከሌለ በተለይ የህዝብ ማመላለሻ ውስጥ ቅድሚያ እሰጣቸዋለሁ ለእነሱ

ያው ቤት ውስጥ ያሉ እቃውች ሁሉም ለራሳችን የሚያስፈልጉ የተለያዩ መቀመጫዎች አሉ፣ ከዛ ውጪ ደግሞ የቤት እቃዎች ሳህን ወይ የወጥ ማቅረቢያዎች የተለያዩ ድስጥ ምግብ ለማብሰል የሚሆኑ ማለት ነው አብዛኞቹ እቃዎች ለራሳችን ለመገልገያ የሚሆኑና እንዲሁም ደግሞ አንዳንዴ እንግዳ ሲመጣ ለማስተናገድ የሚሆኑ እቃዎች አሉ ያው እነሱ ተለይተው ነው የሚቀመጡት እኛ በየቀኑ ከምንጠቀመው እቃዎች ጋ አይቀላቀሉም።

ዳቦ በጣም ጣፋጭ የሆነ ዳቦ አልወድም ግን በተለይ ቤት ውስጥ የሚዘጋጁ ባህላዊ የሆኑ ዳቦ እወዳሁ ምንም ጣፋጭ ያልሆነ በቤት እርሾ የሚዘጋጁ ማለት ነው ከዛ ውጪ ደግሞ አንዳንዴ ጣፋጭ ሆኖ በደንብ የበሰሉ በደንብ ተደርገው እንዲጣፍጡ ተደርገው የተዘጋጁትንም እወዳለሁ።

የቀቁጥጥር እንኳን አላደርግም ያው ግን እንዳይሰበር ብዙም የሚሰበሩ እቃዎች ደግሞ ሁሌ እንዳይወጡ አደርጋለሁኝ። ከዛ ውጪ ግን ያው ከዛ ውጪ ንጹህ እንዲሆኑ ሁሉም እቃዎች በዛ መንገድ እቆጣጠራለሁ እነጽህን ናቸውን እጠብቃለሁ። ከዛም የሚጎዱ አይነት ቦታዎች ከሆኑም ቦታ ልቀይር እችላለሁ

የተለያዩ ነገሮችን በስራአት ነው የማስቀመጠው በስራአት ካልተቀመጡ ደስ አይለኝም ምንም ነገር አሁን ቤትም ተዘበራርቆ ሲቀመጥ አልወድም ስርዓት ይዞ እቃዎችን ሁሉም ቦታ መቀመጥ ባላቸው ሲቀመጡ ደስ ይለኛል። የተዘረከረከ ነገር ደስ አይለኝም ቢሮም ውስጥም ቢሆን ሁሉንም ነገር በስርዓት እንዲእንዲደተደርድረው እንዲቀመጡ ነው እንጂ ዝብርቅርቅ ያለ ነገር አልወድም

ያው ብዙ ሽታዎችን እወዳለሁ ለምሳሌ ከቤት ከጀመርን ቡና ሲቆላ ያለው የሽታው በጣም ደስ ይለኛል ከዛ ደግሞ ሽቶ ላይም ያልተጋነነ ሽታ ቀለል ያለ ብዙ ለአፍንጫ የማይከብድ አይነት ሽታዎችን በጣም ነው የምወደው። ከዛ ውጪ ደግሞ የተለያዩ የህፃን ሽታዎች የሰንደል ባይከብዱ ሽታዎች ከሆኑ በጣም እወዳለሁ። ግን በጣም ሽታው የገናና ሽታ ያለው ነገር ደስ አይለኝም

ዛሬ መጀመሪያ ኮርስ የተመገብኩት እንደገጠም ያመጣዋል ስለሆነ ዶሮውና ዶሮው ተመግቤያለሁ በእንጀራ ቡናም ጠጥቻለሁ። ያ አመት በዓል እኛ ጋር እንደዛ ነው የምትወጥረው ወይ ዶሮ ወይ ጥብስ ነገር ነው የምንመግበው። ስጋ ነገር አመት በዓል ላይ በእኛ ባህል በሀበሻ እንደዛ ነው የምናዘወትረው። እና ዛሬ ዶሮ ነው የበላሁት

ሶስት ቋንቋ እችላለሁኝ የመጀመሪያው የአፍ መፍቻ ቋንቋዬ አማርኛ ነው። ከአማረኛ ውጭ ደግሞ እንግሊዘኛ ቋንቋ እችላለሁኝ ያው በትምህርትም በሁሉም ነገር ስለሆነ የእንግሊዘኛ ቋንቋ እችላለሁኝ። ከዛ ውጪ ደግሞ በሶስተኛነት ቤት ውስጥ የሚወራ አለ። የሌላ ቋንቋ ሶስተኛ ቋንቋ ችላለሁኝ አዲኛ ይባላል እሱንም ቋንቋ ችላለሁ

የተለያዩ ቪዲዮዎችን በመስመር ላይ አያለሁኝ ጊዜ ሳገኝ እና የምወደው አይነት ቪዲዮ ከሆነ በመስመር ላይ ያሉ ቪዲዮዎችን መመልከት በጣም ነው የምወደው። ያው እሱ ትምህርት የሚያስተምረኝ ራሴን ለማነጽ የሚሆነኝ አይነት ቪዲዮ ከሆነ እከታተለለሁኝ። ከዛ ውጪ ያሉ ቪዲዮዎችን ግን ብዙም አልመለከትም። አላምንባቸው ቪዲዮዎችን አንመለከትም

ቦርሳ ብዙ አይነት እጠቀማለሁኝ ግን ሁሉም ከአስፈላጊነቱ ጋር የሚገናኝ ከሆነ ለምሳሌ አሁን ስራ ቦታ ስሄድ የሙሉ እቃዎቼን ለማየዝ የሚያስችለኝን ተለቅ ያለ ቦርሳ ምዘጋ ጭምር ዣንጥላም ለመያዝ የሚችል ቦርሳ ይዛለሁ። መዝነኛ ቦታዎችም የምሄድም ከሆነ እንደአስፈላጊነቱ የሚችልልኝን እቃ የሚይዘውን ቦርሳ መርጣልሁ። ትንንሽ ቦታ የምሄድ ከሆነ ደግሞ ቀለል ያሉ ቦርሳዎችን ይዛለው

ይቅርታ መጠየቅ አዎ ቀላል ነገር ነው፤ ግን ያው ይቅርታ የምንጠይቀው ሰው ይወስናል። አንዳንድ ሰው ይቅርታ ስንጠይቅ ቶሎ የማይቀበለን አይነት ሰው ከሆነ ይከብዳል። ግን እኔ ብዙ ጊዜ ይቅርታ የምጠይቀው ጥፋቴን ያመንኩበት ነገር ከሆነ በደንብ ሰዎችን ይቅርታ እጠይቃለሁ። ግን ባላጠፋሁት ነገር ላይ ለመስማማት ብዬ ብቻ ይቅርታ አልጠይቅም፤ ምክንያቱም ያም ሰው የራሱን ጥፋት ማመን ስላለበት፤ እኔ ይቅርታ አልጠይቅም።

መብረቅ በጣም ነው የምፈራው። በተለይ ከባድ ድምጾች ያሉበት መብረቅ ከሆነ እና ደግሞ ውጭ አሁን ከዝናብ ተጠልዬ በረንዳ ላይ ያለሁበት ጊዜ። አንዳንዴ መብረቅ በጣም ነው የምፈራው በተለይ ከበባድ ድምጾች ያሉበት መብረቅ ከሆነ። እና ደግሞ ውጭ አሁን ከዝናብ ተጠልዬ በረንዳ ላይ ያለሁበት ጊዜ አንዳንዴ

አዎ ሰንደል እለብሳለሁኝ። በተለይ ደግሞ ያው ሰፈር ውስጥም እምሆንበት ጊዜ ወይም ደግሞ ቅርብ ቦታዎችን የሚሄድ ከሆነ ከሽፍን ጫማ ይልቅ ሰንደል ጫማ ነው የምወደው። ያው ሰንደል አይከብድም ለማድረግም ቅኑን ሙሉ ብሎ ድረስ ምንም እውቀት ስለሌለው ለእግረችም ሰላም አለውና። ያው ሰፈር ውስጥ ስሆን በደንብ እጠቀማለሁ

የምመርጠው የሙቀት መጠን መካከለኛ ሙቀት ያለበት ጊዜ ነው ደስ የሚለኝ። በጣም ከፍተኛ ሙቀት ካለም አልችልም። በጣም ላብ ሁሉንም ነገር ስለሚያስጠላኝ፤ ግን ቀዝቃዛም ከሆነ ብርዱን መቋቋም በጣም ይከብደኛል። ግን መካከለኛ ሙቀት እመርጣለሁኝ። በቃ ብዙም ያልሞቀ፤ ብዙም ደግሞ የማይበርድ ሙቀት ማለት ነው።

ያው ብዙ ጊዜ ተጉዤ እማውቅው ከአዲስ አበባ ከወጣሁ አያቶች ያሉበት ወደ ደቡብ ክልል ትጉዣልሁ። ለትምህርትም ወደዛ አካባቢ ሄጄ የግቢ ትምህርት እዛ ነው የጨረስኩትና። ወደ ደቡብ ግልጽ ሄጃለሁ ከዛ ያው ከከተማ ብዙ አለበት ግን እዚሁ ከተማ ውስጥ ክፍለ ሀገር ምናምን ብዙ ቦታ አይቻለሁ። መዝናኛ ያለባቸው ቦታዎች ማየት ስለምወድ ብዙ ጊዜ ሄደለሁ

ያው ብዙ ጥቅማ ጥቅሞች አሉ ከዛ ውጪ ግን አብዛኞቹን ጥቅማ ጥቅሞች ስራ ቦታ ላይ የተለያዩ ስራዎችን ሰርቼ የማገኘው ነው ያው በብዛት የተለየ ጥቅማ ጥቅም ባይሰጡም ግን ያው የተለያዩ ነገሮችን በዛ ጥቅማ ጥቅም ውስጥ እማርበታለሁ የተለያዩ አዳዲስ ነገሮችን አገኛለሁ። አዳዲስ ሰው ደግሞ እዛ ቦታ ላይ እተዋወቃለሁ እና ይሄማ አንድ ጥቅማ ጥቅም ነው ብዬ አስባለሁ።

በአሁኑ ቅዳሜና እሁድ ያው ዋናነት ስራ እሰራለሁኝ ቅዳሜ ግን ስራ እምሰራው ስራ ስላለ እሱን እሰራለሁኝ። እሁድ ቀን ግን ቤተክርስቲያን ነው የምሄደው ከጠዋት ቤተክርስቲያን ሄደለሁኝ። ከሰአት ደግሞ ቤት ውስጥ መስራት ያለብኝ የተለያዩ ቤት የማጽዳት ስራዎችን፣ የቤተሰብ ጊዜ ማሳለፍ እንደዛ ነው እሁድ እሁድ ብዙ ጊዜ የማሳልፈው

ልዩ ችሎታዬ ያው ሰዎችን ማሰልጠን ጎበዝ ነኝ። ያው ስራ ቦታ ላይም የተለያዩ ስልጠናዎች ሲመጡ እንዳሰለጥን ያደርጋሉ። በተለይ አዳዲስ የሚመጡትን ስለ ስራው ማስተዋወቅ የምንሰራውን ስራ። ማስረዳት እነሱን ነገሮችን ያው ልዩ በደንብ ሰዎችን የማስረዳት ችሎታ ስላለኝ ብዙ ጊዜ እሰራለሁ

ቡና መፍጨት አቃለሁኝ ያው ብዙ ጊዜ ቡና የምንጠቀመው ፈጭተን ስለሆነ እፈጫለሁኝ መብራት ከሌለ ግን በእጅ እወቅጥለሁ እሱ ትንሽ ይከብደኛል ለሱ ላይ ብዙም ጎበዝ አይደለም በእጅ መውቀጥ ላይ ግን የማሽኑን ከሆነ ሁሌ ፈጭተን ስለምንጠቅም እፈጫለሁኝ።

በመስኮት ጎን መቀመጥ በጠም ነው የምወደው በተለይ ሙቀት ያለበት ሰዓት ከሆነ በመስኮት ጎን ነው የምቀመጠው ከዛ ደግሞ መኪና ውስጥም ወደ ተለያየ ቦታ እየሄድኩኝ ከሆነ በተለይ የህዝብ ማመመላለሻ መኪና ውስጥ ከሆነ ከመስኮት ጎነ መቀመጥ ምወደው። አንዴ እንዴት ወደ ተለየ ቦታ እያየሁኝ መሄድም ስለምወድ ንፋስም ደግሞ ሲገባ ደስ ስለሚለኝ አረ ንፋስ ለማግኘት በመስኮት ጎን መቀመጥ እወዳለሁ

ያው ቤቴን የማስውበው የመጀመሪያው በደንብ ከማጽዳት ነው የሚጀመረው። እና በደንብ አጸዳና ሁለት ደግሞ እቃ ቦታ ማቀያየር፤ ያው የሚያምር እንኳን ባይሆን አዳዲስ ነገር ሲሆን ደስ ይላል። እና ከቦታ ቦታ እያቀየርኩኝ አስውባለው። ሌላ ደግሞ የተለያዩ አዳዲስ መጨመር ያለባቸውን ጌጣጌጦችንም ጨምሬ ቤቴን ውብ እንዲሆን አደርጋለሁ።

አዎ ቆሻሻ ለመጣል የተለያዩ ቅርጫቶችን እንጠቀማለን። መጸዳጃ ቤታችንም ላይ ቅርጫት አለ ከዛ ወዲህ ደግሞ ግቢ ውስጥም አለ። ሁሉም ያው ቆሻሻ እዛ ውስጥ እንድናደርግ ታስቡ በየእንትኑ እናስቀምጣለን። ያው ደረቅ ቆሻሻ መሬት ላይ እንዳይጣል ማለት ነው። ግቢም ቤትም ስለሚያበላሹ ቅርጫቶችን ነው ቆሻሻ ለመጣል የምንጠቀመው

በበቃ ወቅት ማደርገው የተለየ እንትን የለም ያው ስራ ቦታ ላይ ስራ ላይ ነው ማሳልፈው እና የተለየ የማደርገው ነገር የለም። ግን ያው በጋ ላይ ሲሆን አለባበሳችን ትንሽ ይቀየራል። ያው ለሙቀት የሚሆኑ ስስ ልብሶችና በጋ ላይ የማዘወትረው ከዛ ውጪ ደግሞ። ጉዞም ካለ ከክረምት ይልቅ እኔ በጋ ላይ ደስ ይለኛል። ያው ክረምት ላይ ትንሽ ዝናብ ካለ በተለይ የቦታ ለማየት ስለማመች ጊዜ ካገኘው። ጉዞ አደርጋለሁ

አዎ መዋቢያዎችን እጠቀማለሁ ያው ብዙም ባይሆንም ግን በተለይ የተፈጥሮ ከሆነ በጣም ወድጄ ነው የምጠቀመው። ከዛ ሰው ሰራሽ የሆኑትን ደግሞ ብዙም አልጠቀምም በፊቴ ላይ ብዙም ስለማይስማማኝ ማለት ነው። ከዛ እጅ ግን እንደ አስፈላጊነቱ የተለያዩ ዝግጅትም ካለ መዋቢያዎችን እጠቀማለሁ። እንዲሁም ሆነ የምወጣበትም ቦታ ካለ እነሱን እጠቀማለሁ

አይ እኔ ቤት ውስጥ የሌለው ሰዓት ከሆነ መስኮቴን ክፍት አልተውም ምናልባት የተለየ ነገር ይገባል ብዬ ስለማስብ ማለት ነው። ግን እኔ ቤት ውስጥ ከሆንኩኝ እና ብዙ ከውጭ የሚረብሽኝ ድምጽ የለበት ሰዓት ከሆነ ንፋስ እንዲገባ መስኮት እከፍታለሁኝ እከፍታለሁ ቤት ውስጥ ያለው በሰአት። እኔ ግን ቤት ውስጥ ካልሆንኩኝ ክፍት አልተውም

በስራ ጊዜ ላይ ያው ስራ ካለኝ እረፍት አላደርግም ግን ስራ የሌለኝ ሰዓት ስራዬን ከጨረስኩኝ በመሃል ትንሽ እረፍት አደርጋለሁ ለራሴ። በደንብ ቀጣዩን ስራ ለመስራት አይምሮዬ እንዲዘጋጅ የተወሰነ ሰዓት አርፋለሁ። ግን ስራ ካልጨረስኩኝ ብዙም እረፍት አላደርግም ዋናው ስራ ከመጨረሴ ጋር ነው። በጊዜ ቶሎ ስራዎችን ሰራርቼ ከደረስኩኝ በደንብ እረፍት እወስዳለሁኝ ለቀጣይ ስራ ለመዘጋጀት ማለት ነው

ወደ ገበያ የምሄደው ቅዳሜ ቀን ነው። ቅዳሜና እሁድ ገበያ ስላለ ማለት ነው። ቅዳሜ ቀን ሁሌ አልሄድም። ግን እኔ ስራ የሌለኝ ቀን ከሆነ ከእናቴጋ ወደ ገበያ እንሄዳለን። በብዛት ያው ቅዳሜና እሁድ ነው የምንሄደው ግን በብዛት ቅዳሜ ቅዳሜ። እንሄዳለን ቅዳሜ ካልሄድን ደግሞ እሁድ እሁድነው ወደ ገበያ የምንሄደው ማለት ነው

ከስራ ባልደረቦቼ ጋር ያለኝ ግንኙነት አሪፍ የሚባል ግንኙነት ነው ጥሩ ግንኙነት አለኝ። በስራ ብቻ ሳይሆን የምንገናኘው ከስራ ሰዓት ውጪም። እረፍት ላይ ከሆነ የተለያዩ አመት በዓል ሲኖር ቅዳሜና እሁድ ደግሞ ሌላ እቅድ ከሌለም ተገናኝተን የተለያዩ ነገሮችን እናደርጋለን። እርስ በእርስ መተጋገዝ ያለብን ስራዎች ካሉ አሁን ጓደኞቼን የሚፈልጉኝ ሰዓት ያው የስራ ባልደረቦቼ እንደ ጓደኛ የምቀርባቸው ስላሉኝ የተለያየ ነገር በአንድነት እናደርጋለን

አዲስ አመት እኔ የማከብረው ያው ከቤተሰብ ጋር ነው። አንድ ላይ የተለያዩ ዘመዶቻችን ይመጣሉ ልጆቻቸውን ይዘው እናከብራለን ግን እኔ ደግሞ አዲስ አመት ለኔ የተለየ ትርጉም አለው። የተለያየ እቅድ የማቅድበት አዳዲስ ነገሮችን ለማድረግ የምወስንበት ጊዜ ስለሆ፣ ከተለያዩ አመት በዓሎች የተለየ ትኩረት እሰጣለሁኝ አዲስ አመትን ማለት ነው። እና በቃ የተለያዩ ነገሮችን አዳዲስ ነገር ለማድረግ አቅዳለሁኝ፤ በዛ እቅድ መሰረት ለማድረግ ደግሞ እወስናለሁ ማለት ነው።

ቀርቃሃም በእኛ አካባቢ አያድግም ያው ያለንበት አዲስ አበባ ከተማ ውስጥ ስለሆነ። የለም እና ክፍለ ሀገር ሲሄድ ግን አይቼ አውቃለሁኝ ክፍለ ሀገር። አያት የምትኖሩበት ደቡብ ክልል ነው እዛ በደንብ ነው የሚያድገው። እያንዳንዱ ግቢ የግቢያችው አለህ እንደ ዛፍ ተተኩ ተተክሎ ይሁን። በተፈጥሮ ባላቅም ግን ሁሉም ግቢ የየራሳቸው የቀርቅሃ እንትንም አላቸው። እና አይቼዋለሁ ግን እኛ አካባቢ ላይ አይበቅልም አይበቅልም።

ሻማ የማብራት ልምዱ የለኝም ይሄን ያክል ለኔ የተለየ ስሜት አይሰጠኝም። ግን ያው የተለያዩ ልደት ሲኖር ወይ የተለያዩ በዓላት በሚኖሩበት ጊዜ የሚበራበት ጊዜ አለህ? ግን እኔ ለየት ያለ ስሜት የለኝም። ሻማ ለማብራት። ያው ግን ሰው ሲያደርግ አብሬ የተለያዩ ፕሮግራሞች ላይ ሻማ የሚበሩባቸው ጊዜያቶች ይኖራሉ። በእነሱ ፕሮግራሞች እሳተፋለሁ እንጂ። እኔ ስራዬ ብዬ ሻማ ገዝቼ እንኳን ያው የልደት ሲሆን ድሮ አሁን እንኳን ማክበርም ስለተወኩኝ ትቼዋለሁ

በብዙ ህዝብ መካከል መሆን ብዙም አይመቸኝም ግርግር ያለበት ቦታ አልወድም። እንደው መተቻለኝ መጠን ግርግር ካለበት አካባቢ ራሴን ማራቅ ነው የምፈልገው። ብዙ ፕሮግራም ያለበትንም ቦታ ሰው የሚበዛ ስለሚሆን ብዙም ለኔ ሰላም አይሰጠኝምና አልወድም። ግን ያው አንዳንዴ መሳተፍ ስላለብኝ ግዴታዬ ስለሆነ። የተለያዩ ፕሮግራሞች ላይ ከብዙ ህዝብ ጋር ላከብር እችላለሁ። ግን ብዙ አልወድም ሰው የበዛበት ብዙ ህዝብ ያለበት መሆን ብዙም ደስ አይለኝም

እኔ አሁን የምኖርበት የቤቴ ጠሪያ አንደኛ ፎቅ ላይ ነውና። ከዛ በላይም ሌሎች ፎቆች ስላሉት። የኔ የዛኛው ከላይ ያለው የሁለተኛው ፎቅ መታችሁ ማለት ነው በእንትን ነው ብሎኬት ያለው ብሎኬት ተለስኖ ቀለም ተቀብቷል እንጂ። ከዛ ውጭ ጣራ የለውም። ግን የዋናው የቤቱ ከሆነ ሙሉ የህንፃው ከሆነ ያ ቆርቆሮ ነገር ነው የሚሆነው ብዬ አስባለሁ እኛ ቆርቆሮ ነው የሚሆነው። እኔ ያለሁበት ግን የዛኛው የሁለተኛው ፎቅ እኮ ብሎኬት ነው ያለው

በጣም የምወደው ሬስቶራንት አዲስ አበባ ውስጥ አይደለም ከአዲስ አበባ ውጪ ያለነው። ያው ግቢ ሆኜ ብዙ ጊዜ ከጎደኛዬ ጋር የምሄድበት ቦታ ስለነበረ በጣም ነው የምወደው ያ ቅዱስ ሬስቶራንት ይባላል ብዙ ነገር አላቸው። የምምግብም እኔ የምወደው አይነት ምግብ ነው። በዛ ላይ የቤቱ አስተናጋጆችም ደስ ይላሉ ሰው መያዝ ይችላሉ በደንብ። ለሰው የሰው ፍቅር አላቸው ሰው ሲመጣ በደንብ ነው የሚቀበሉት እና ያን ነገራቸውን እወዳለሁ

ያው ስራዎችን በቅድም ተከተል ሳስቀምጥ በጠዋት እንደተነሳው የመጀመሪያው ስራየ የሚሆነው እቤት ውስጥ ያሉትን ነገሮች ሰዓት በጊዜ ከተነሳሁኝ አጸዳዳና ምግብ አስተካክዬ በልቼ እደለሁኝ። ከዛ ደግሞ ቢሮ የሚጠብቀኝ ስራ አለ የቢሮ ስራ። እሰራለሁኝ በጧት መድረስ ያለበት ስራዎች አሉ። እነሱን እንደጨረስኩኝ በጧት የምንሰራው በብዛት ትናንት ማታ ጨርሰን የሄድነውን ድጋሚ ነው የምናየው። ከዛ ደግሞ ያንን ከጨረስኩ በኋላ የቀጣዩን ቀን ደግሞ መስራት እጀምራለሁ ማለት ነው።

በመንገድ የምትሸጡ ምግቦችን አልገዛም መግዛት ደስ አይለኝም። በተለይ ደግሞ የሚጠባበሱ ምግቦችን ሳምቡሳም የሚሆን የተለያዩ የድንች የሚጠባበሱትን አልወድም። ምክንያቱም ዘይታቸውን በተደጋጋሚ ስለሚጠብሱት ለጤንነት አይስማማኝም ጨጓራዬንም ስለሚያሳምመኝ። እሱን ምግብ አልወድም መብዙም አላስለመድኩም

አዎ የስራ ጊዜ ገደብ ሁሌ አስተካክላለሁኝ አሁን አንዳንዴ ግን ከዛ እቅድ ውጪ የምሆንበት ጊዜ ስላለ ሁሌ እኔ ባቀድኩት መሰረት በገደብኩት ልክ አያልቅልኝም። አንዳንድ ስራዎች ከዛ ገደብ ከሰጠሁት ጊዜ የበለጠ ሰዓት ይወስዱብኛል። ስራዎች ደግሞ እኔ ካቀድኩት ቀድሜ የምጨርሳቸው ስራዎች አሉ። አንዳንዴ ረጅም ሰዓት ይወስዳል ብዬ ካሰብኩ በኋላ ምናልባት ስራዎቹ በአጭር ጊዜ ውስጥ ሊያልቁ ይችላሉ። ግን ሁሌም አንድ ስራ ልስጀምር ቀድሜ ሰዓት አስቀምጣለሁ መጨረስ ያለብኝን ገደብ ማለት ነው

አዎ ማብሰል እችላለሁኝ ያው ጎበዝ የምባል አይነት አብሳይ ባልሆንም ሁሌም ለራሴ የሚሆነኝን አብስላለሁኝ። እንዲሁም ለአመት በዓል ካለም ዶሮም እንዲሁም እንደአስፈላጊነቱም ማብስላቸው ምግቦች አሉ። አብስላለው እችላለሁ ሁሉንም አይነት ባይሆንም። ግን ትንሽ የማብሰል ስራ በተለይ የሀበሻ ምግብ ጊዜ ይፈልጋል። ወጣ ወጥ ነገር እሱን ረጅም ሰዓት ሰጥቼ ማብሰል ባልወድም ግን እችላለሁ። እኛ አበስላለሁ ቤት ውስጥም ሰሆን ምግብ አበስላለሁ

አዎ መዘመር በጣም ነው የምወደው የተለያየ ነገር እያደረኩኝ ነው ቤት ውስጥም ከሆንኩ ሌላም ስራ እየሰራሁ በዛ በጎን መዝሙር ከፍቼ ነው። ሌላ ስራ የምሰራው እና ብዙ ትኩረት የማይፈልግ አይነት ስራ ከሆነ። መዝሙር እየዘመርኩኝ ነው የምሰራው የቤት ስራዎች በተለይ ዝም ብዬ ቤት ሳጸዳ ወይ እቃ ሳጥብ ቤት ውስጥ የሚሰሩ ስራዎች ከሆኑ ብዙም ጊዜ መዝሙር እየዘመርኩኝ ነው። ስራዎቹን ስሰራውና ደስ ይለኛል እንደዛ ሲሆን ስራው ቶሎ ያልቅልኛል እና መዝሙር በጣም ነው የምወደው

ገንዘብ አዎ እቆጥባለሁኝ ብዙም ጊዜ አዎ መሰረታዊ ለሆኑ ነገሮች ብቻ ነው። ገንዘብ የማወጣው ከዛው ውጭ ግን ያለውን አብዛኛውን ብዙም ሌላ ወጂ የማወጣው። ከ ወጪ እንዲሁ ለምግብ በተለየ ጊዜ ከማወጣው ወጪ ውጪ ሌላ ብዙ ወጪ ስለሌለኝ ያንን የቀረውን ብር እቆጥባለሁኝ። የተለያየ ነገር ወደፊት ለመጀመር ስለምፈልግ እነሱን ብር አስቀምጣለሁኝ። እና ብር በመቆጠብ ላይ ጎበዝ ነኝ

አስተያየት መቀበል በጣም ነው የምወደው። ምክንያቱም ብዙ ጊዜ በስራም ይሁን በቤት ውስጥም የተለያዩ ሰው ነን ስህተት እንሰራለንና። ያን አንዳንዴ እኔ የምሰራችሁ ስህተቶች ለኔ ስህተት እንደሆኑ ላይገባኝ ይችላለን እና ሰው እጠይቃለሁኝ አስተያየት እንዲሰጡኝ ማለት ነው። ማስተካከል ያለብኝ ነገር ላይ በዛው ደግሞ ማሳደግ ያለብኝን ነገር። እንዲያበረታቱኝ እኔ የማይገባኝ ለሌሎቹ ደግሞ ስህተት የሆነም ነገር ካለ እንዳስተካክል አስተያየት መቀበል እወዳለሁኝ

ያው በአማርኛ ቋንቋ ውስጥ ብዙ ምሳሌዎች አሉ ምሳሌው አነጋገር ከዛ ውስጥ ለምሳሌ የቸኮለች አፍሳ ለቀመች ይላሉ የቸኮለች አፍሳ ለቀመች ማለት በችኮላ የሚሰራ ስራ። ያው ከምሳሌው እንደምንረዳ ቸኩላ ያን ነገር ስላደረገች ወዲያው በችኮላ እያደረገች ታፍስና መልሳ ትለቅመዋለችና ያው በችኮላ ነገሮችን መስራት እንደሌለብን። ትኩረት ሰጥተን እንጂ ችኮላ ከሆነ እዛው እያጠፋን እዛው ማስተካከል ስለሚሆን ነገሮችን በችኮላ ማድረግ እንደሌለብን ያስተምረናል።

በእጅ ማጨብጨብ ብዙም አልወድም። ግን ያው የተለያዩ ቦታዎች ላይ ለምሳሌ የአምልኮ ቦታ ላይ እያጨበጨብን እያሸበሸብን የምንዘመርባቸው ጊዜያቶች አሉና። በዛ ሰዓት ወይም ደግሞ የተለያዩ ፕሮግራም ኖሮ መዝሙር ካለ በማንኛውም መዝሙር ላይ ስለሚጨበጨብ እሱ ሰዓት አጨበጭባለሁ። ግን ከዛ ወጪ ብዙም የተለየ ለማጨብጨብ ልምዱ የለኝም። ግን ያው አምልኮ ቦታዎች ላይ ሲሆን እያጨበጨብኩኝ እዘምራለሁ

የምመኘው ያ እረፍት ጊዜ ለኔ ያው እረፍት ሆኖ ግርግር የማይበዛበት ጊዜ ለይ እረፍት ሲኖረኝ በጣም ደስ ይለኛል ያው ብዙ ጊዜ የአመትባል እረፍት ምናምን ሲሆን። ብዙ ጊዜ የተለያዩ ስራዎችን በማድረግ አድካሚ ነው የሚሆነው ግን ከዛ ውጪ ያሉ እረፍቶች ያው እንደራሴ እኔ እቅድ ባወጣሁት መሰረት የማሳልፈው አረፍት ሲሆን ደስ ይለኛል። ምንም ሌላ ከቤት ብዙም ሳልወጣ ቤቴ ሆኜ ጊዜ ማሳለፍ እሱን ሰዓት ነው በጣም የምወደው። ቤት ውስጥ ማሳለፍ እወዳለሁ በእረፍት ጊዜ ማለት ነው

የስልኬ ባትሪ እንደ አጠቃቀሜ ነው የሚወሰነው። ብዙ አሁን ስራዎችን በስልክ የምሰራባቸው ጊዜያቶች ይኖራሉና በስልክ የምሰራበት ጊዜ ላይ ቶሎ ቶሎ ነው የሚያልቀው። በቀን ሁለቴም አንዴ ሁለቴ ልቸርጅ እችላለሁ። ግን ብዙም አልጠቀምበት ዋይፋይ ወይ ዳታ የማላበራበት ጊዜ ከሆነ በጣም ይቆያል ሁለት ቀንም ከዛም በላይም ሊቆይ ይችላል። ግን ዳታ እያበራሁ የተለያዩ ስራዎችንም የምሰራበት ከሆነ በቀን ውስጥ ሁለቴም የምሰካበት ጊዜ ይኖራል

የስራ ምግባሬን በደንብ ነው የማከብረው ያው ግዴታም ስለሆነ በስራው ቦታ ላይ የሚወጡ ወጥ ሰዓት ማክበር ሊሆን ይችላል። የሚመጡትን የስራ ደንበኞቻችንን በአካባቡ ማስተናገድ። እንደዚሁም የአለባበስ ምግባር አሉ ከዛ ውጪ ደግሞ በንግግር ራሱ ስራ ቦታ ላይ በጣም ወሳኝ ነገር ነው። ጥሩ ንግግር ከሌሎች ሰራተኞችም ጋር ከደንበኞቻችንም ጋር ጥሩ ንግግር ማድረግ አንዱ የስራ ስነምባር ነውና እነዚህን ስነምባሮች አከብራቸዋለሁ

በጣም የምወደው ልብስ የሆነ የሚያምርም ሆኖ ለኔ ደግሞ እረፍት የሚሰጠኝ እንደፈለኩ እንድንቀሳቀስ የሚመቸኝ እንደፈለኩ ስንቀሳቀስ የማያስጨንቀኝ አይነት ልብስ ነው። ከውበትም የበላጠ ለኔ እረፍት የምሰጠኝ ልብስ ሲሆን ደስ ይለኛል። በዛ ላይ ያው ሰውነት ላይ ብዙ የማይጠበቁ ልቅቅ ያሉ ለሰውነት ስንለብስ የማያስጨንቁ አይነት ልብስ። የተለያዩ ደግሞ የሰውነት ክፍል ላይ የማያሳዩ የተገላለጠ ልብስ አልወደውም። ከዛ ውጪ ግን ሰውነትን በደንብ የሚሸፍኑ ልብሶችን እወዳለሁ

ስጦታ መስጠት በጣም ነው የምወደው በተለይ ደግሞ ወይ ልደት ወይ አመት በዓል በሚኖሩበት ጊዜ በተለይ ለልጆች መስጠት በጣም ያስደስተኛል። በተቻለ መጠን እነሱ የሚወዱት አይነት። ስጦታ መስጠት ለህፃናት ያው ዝም ብሎ ቶሎ የሚበላሻሹ ነገሮችን ሳይሆን የዘላቂነት ያላቸው የሚቆዩ ስጦታዎችን። ለልጆች በተለይ መስጠት ደስ ይለኛል ልደታቸውም ለአመትባልም ላይ እና። ስጦታ መስጠት በጣም ነው የምወደው በተቻለ መጠን ባገኘሁት አጋጣሚ ለሰዎች ስጦታ እገዛለሁ

ያው ጫማ የምወደው ጫማ ብዙ ጊዜ እረፍት የሚሰጠኝ ጫማዎችን እስ ይለኛል ሽፍን ጫማ ብዙ ጊዜ አደርጋለሁ። ክፍት ጫማ የማደርገው ደግሞ ቤት ውስጥ የምሆንበት ጊዜ እና ሰፈር ከሆነ ክፍት ጫማዎችን አደርጋለሁ። ያው ከቤቴ ሩቅ ማልሄድ ከሆነ ስራ ቦታ ግን ሽፍን ጫማ ማድረግ ነው ደስ የሚለኝ። እና የሆነ ታኮ ያላችሁን ጫማዎች ማድረግ አልወድም። ያው ለመንቀሳቀስ ብዙም ስለማይመቸኝም ልምዱም የለኝም በርግጥ ለዛም መሰለኝ። ሁሌ የማደርገው ግን ሽፍን ጨማነው

አዎ፤ የስራ ጉዞ እናደርጋለን። ግን የስራ ጉዞ የሚሆነው ሩቅ ሳይሆን እዚሁ አዲስ አበባ ከተማ ውስጥ ነው የሚሆነው፤ ከከተማው ውጭ እንወጣም። ለስራ ያው የተለያዩ ቦታዎችን እንሄዳለን፤ ልምድ ለመቀበል እና ደግሞ የድርጅታችን ሌላ ቅርንጫፍም ስላለው አንዱ ቦታ ወደ ሌላ ቦታ የራሱን ድርጅትም የምንሄድበት ጊዜ አለ። ከሰራተኞቹ ጋር የስራ ልምድም ለማገራት ማለት ነው።

ከአለቃችን ጋር ያው ግንኙነታችን ጥሩ የሚባል ነው። በስራ ነው ከስራ ነገር ውጪ አንቀራረብም፤ ያው ሴት ናት ጥሩ መሪ ነች። እና አብዛኛውን ጊዜ ከሌሎቹ ጋር ከአንዳንዶቹ ጋር በስ ከስራ ውጪም ይገናኛሉ፤ ግን እኔ ያው በስራ ብቻ ነው የምንገናኘው። ያው የምታዘኝን ስራዎች ቀድሜ ለመጨረስ እና ለ ያው እሷ በምትፈልገው አይነት መልኩ እንዲያደርግ እንዲሰራላት እሞክራለሁኝ። ከዛ ግን ከስራ ውጪ ባሉ ነገሮች ላይ ብዙም አንቀራረብም።

አዎ ፊቴ ላይ በጣም ነው ስሜት የሚታየውና እኔ እንኳን ሳላስበው ሰው ምን ሆነሻል እስኪል ድረስ ፊቴ ላይ ይነበባል ስሜቴን ጥሩም ስሜት ከተሰማኝ ደስም ካለኝ ፈገግ ብዬ ነው የማሳልፈው። ደብሮኝም ከሆነ ፊቴ ላይ በደንብ ይነበባል እና። ሳላውቀው ፊቴ ይቀያየራል እኔ ፊቴ እንደቀየርኩኝ አላስታውስ አላስታውለውም ግን ሌላ ሰው ይሄን አኩርፌም ከሆነ ፊቴ ላይ ስለሚታይ ቶሎ ነው የሚረዱት ፊቴ ላይ ይነበባል ስሜት

አዎ ቤቴ ውስጥ ልዩ መቀመጫ አለ። ማለት ራሴ ሁሉም ሰው ከፍ ያለ ወንበር ላይ ነው መቀመጥ ሚወዱት። እኔ ግን ዝቅ ያለ ወንበር ላይ መቀመጥ ደስ ይለኛል። እና ብዙ ጊዜ ምግብም ስንበላ፣ ምንም ስናደርግ እሷን ወንበር ነው ቀድሜ የምወስደውና ይታወቃል እኔ ካለው እሷ ወንበር ላይ ማንም አይቀመጥም። በኔ ስም ነው የሷ ወንበር ተብሎ ነው የሚጠራው። ያው ማንም አይነካትም እሷን እኔ ከሌለው ብቻ ነው የሚቀመጡበት፤ እኔ ካለው ግን አይነኩትም። በሷ መቀመጥ ደግሞ ደስ ይለኛል።

በስራ ላይ ያው የምኖረው ተግራሮት ምንድነው? ረጅም ሰዓት ስራ ላይ የምኖርበት ጊዜ አለና ሌላ ነገር ራሴን ለማሳደግ ብዙም ጊዜ አይሰጠኝም። የጊዜ ነጻነት ስለሌለ ትንሽ አስቸጋሪ ነገር የስራ የጊዜ ነጻነት አለማግኘት ነው። እንጂ ስራ ቦታውን አልጠላም። አንዳንድ ደግሞ ቢሮ ውስጥ ያሉ ስራ የማይወዱ ሰዎች አሉ የነሱም ሀላፊነት። እኔ ደርሼ የራሴን ከጨረስኩኝ በኋላ የነሱንም ሀላፊነት ድጋሚ የምሰራበት ጊዜ በጣም ያናደኛል

ብስክሌት መጋለብ አልችልም። ብዙ የሆነ የመጀመሪያ የሞ የሞከርኩት የኮሮና ጊዜ ላይ ነበር፤ ሌላ ጊዜ ባለ ሶስት የህፃናቶቹን ትንሽ ሆኜ ነዳ ነበር፤ እሱን ግን ከቆየው በኋላ ኮሮና ላይ ጓደኞቼ ይዘው መጥተው ስሞክር መጥፎ አወዳደቅ ወደኩኝና ከዛ ፍርሃትም ይሁን ድንጋጤም ከዛ በኋላ አልሞከርኩኝም። ያው አልሞከርኩም በቃ አንዴ ወደቅኩ ፈርቼ አቆምኩኝ። እስካሁን ድረስ አል አልነዳም።

ያው የምተኛው ማታ በጊዜ ነው ብዙውን ጊዜ የምተኛው የተለየ ማታ ላይ ስራ ካለ አጋጥመኝ በስተቀር በጊዜ እተኛለሁኝ ጠዋት በጊዜ እንድነቃ ማለት ነው። ከዛ ውጪ ደግሞ አንዳንዴ ስራ ላይ የማልሄድበት ቀን ከሆነ ቀን ቀን ትንሽ ሰዓት የቀን ሸልብታ እንቅልፍ ነው እሱን ነገር እተኛለሁኝ። ከዛ ውጪ ግን ማታ ላይ በጊዜ ነው የምተኛው እኛ ቤት በብዛት ሶስት ሰዓት ጀምረን በጊዜ እንተኛለን ሁሉንም ነገር ጨራርሰን ያው ጠዋት በጊዜ እንድንነቃ ማለት ነው

ደሞዝ የምናገኘው ያው ወር በተዘጋበት ከአንድ እስከ አምስት ባሉ ቀናት በብዛት በአምስት ወይ በአራት እንደዛ ነው የሚሰጠን ወር ባለቀበት አምስት ቀናት ውስጥ ይሰጠናል። ቋሚ ቀን የለም በአምስቱ ቀን በአንደኛው ይሰጠናል ከዛ ውጪ ደግሞ የተለያዩ በየመሃሉ የሚሰጡ ብሮች አሉ ከደሞዝ ውጪ ማለት ነው ጥሩ ስራ ሰርተን ከሆነ ይሰጠናል ከዛ ዉጭ ግን ዋናው ደሞዛችን የሚሰጠን ወሩ ባለቀ በአምስት ቀን ውስጥ ይሰጠናል።

ሌሎችን መርዳት በጣም ነው ደስ የሚለኝ። ያው እኔ በ ማገዝ በምችለው ነገር ሁሉ አግዛለሁኝ በተቻለኝ መጠን። አስፈላጊ በሚሆኑበት ጊዜ አንዳንድ ሰዎች ደግሞ፤ በማውራት ብቻ ችግራቸውንም እንትን ማለት የሚፈልጉ ሰዎች አሉ። እነሱንም እሰማቸዋለሁ። በገንዘብም ደግሞ ማገዝ ያለብኝ ሰዎች ካሉ፤ ያው እኔ በምችለው መጠን ሰው ለመርዳት እሞክራለሁኝ። ሰው መርዳት ጥሩ ነገር ነው።

በባህላችን ሰርግ የሚከናወነው ያው እንደየግለሰቡ አቅም ይወስናል ግን በቅድመ ከሰርግ በፊት ሽማግሌ ይላካል። ያው ከሽማግሌ በኋላ ደግሞ የሰርግ ስነ ስርዓት ይኖራል። ድግሱ እንደየቤቱ ነው በአቅማቸው ትልቅም አድርገው ይደግሱ ይኖራሉ። ከዛ ደግሞ አነስ ያለም ድግስ ይኖራሉ። ከዛ ሰርጉ እንዳለቀ ደግሞ መልስ አለ የመልስ መልስም ቅልቅልም ይኖራል። ሁለቱ የሙሽራው የወንዱና የሴቷ የሚገናኙበት ፕሮግራም ማለት ነው። እና ይሄ ፕሮግራሞች በየራሳቸው በየደረጃቸው ይከነወናሉ።

መጠበቅ ብዙም አልወድም። ያው አንዳንድ ሰዎች ቀጠሮ ካሳያቸው በኋላ ያርፍደው ዘግይተው የሚመጡ ሰዎች አሉ። እኔ ግን በተቻለኝ መጠን ሰው ማስጠበቅም ራሴን መጠበቅ አልወድም። ያው በተቻለ መጠን በቀጠሮ ጊዜ በጊዜ ተገኝቼ ቀጠሮውን ስራውን ጨርሼ መልስ ነው የምፈልገው እንጂ የሆነ መጠበቅ አልወድም። ልክ ነው ብዬ የማላስብም የሌላ ሰው ሰዓት መግደል ነው ብዬ ስለማላስብ አላደርግም።

የስራ ቦታ እንኳን ደህና ነቱ ወደሚጠበቀ ነው። ትልቅ ድርጅት ውስጥ ስለሆነ የምሰራው ያው ለራሳቸው ሲሉ ደህንነት በደንብ ያስጠብቃሉ የደህንነት ካሜራ አለ። እያንዳንዳችን በዛ ውስጥ የምናደርጋቸው ስራዎች። የተለያየ ነገርም ሲፈጸሙ ቶሎም ያንን የሚከታተሉ ሰዎች ስላሉ። ደህንነታችን የተጠበቀ ነው። ከካሜራ ውጭ ደግሞ ከበር ላይ የጀመረው እዛ አካባቢ ላይ። የሚጠብቁ ሰዎች ስላሉ ደህንነታችን አያሳስብም

አዎ በመስመር ላይ ያሉ ነገሮችን እገዛለሁ እኛ ማለት በመስመር የሚስት የሚተላለፉትን የተለያየ ማህበራዊ ሚዲያ ተጠቅመው የሚያስተላልፉትን አይና ከዛ የመረጥኩትን ነገር እገዛለሁኝ ያው በደንብ አይቼው ማለት ነው። ከዛ ውጭ ደግሞ ሌሎችንም ሰዎች ከዛ የሚገዙት ሰዎች ስለ እቃው ያላቸውን ግንዛቤ እጠይቃለሁ ጥሩ ይሁን መጥፎ ቀድሞ ከእኔ በፊት የገዙትን ሰዎች እጠይቅና ከዛ ካመንኩበት እቃው ጥራት ካለ እገዛለሁ

ታሪክ መውራት መናገር በጣም ነው ደስ የሚለኝ በተለይ የሚያስቁ ጊዜዎች ከሆኑ የሚያስቁ ሰዓታት በተለይ በቤተሰብ ስንገናኝ ወይ አመት በዓል ላይ ወይ የቤተሰብ ጊዜ ሆኖ ሁላችንም የምንገናኝበት ጊዜ ላይ የሚያስቁ ድሮ ያለፉትን አንድ ላይ ስናሳልፍ ያጋጠመንን ክስተቶች እያስታወስኩኝ ሰው ማሳቅ ማዝናናት በጣም ነው ደስ የሚለኝ እና ታሪክ ደግሞ በተለይ የመንገር መናገር ስለምችል እኔ ካለሁ የሆነ ርዕስ ያነሱና ቤት ውስጥ እናወራለን እንሳሳቃለን

ስብሰባ የምናደርገው በብዛት በሳምንት ሁለት ቀን አሉን ቆሚ የስብሰባ ቀናቶች ማለት። ማክሰኞና ቅዳሜ ቀን ስብሰባ እናደርጋለን ያው ለስራው ተለያዩ እቅድ ለመውጣት እና ቅዳሜ ደግሞ እንደ ግምገባ ነገር አድርገን እንሰበሰባለን። ከዛ ውጭም ደግሞ አስቸኳይ ስራዎች ሲኖሩ ሊሰሩ የሚፈልጉ ስራዎች ሲኖሩ የደሞዝ አካባቢ ከሆነ የግድ ማስተካከል ያለባቸው ነገሮች ላይ ስብሰባ እናደርጋለን

ወደ ስራ ቦታ ይሄን ስሄድ የምለብሳቸው ልብሶች ያው የራሴን ልብስ ነው የስራ ልብስ የለንም እኛ የቢሮ ስራ ስለሆነ የምሰራው ግን የራሴንም ልብስ ስለብስ ከስራው ጋር የሚሄዱትን ማለትም ብዙ ሰውነት ያልተገላለጠ ሰውነቴን በደንብ የማያሳዩ ልብሶች ስርዓት ያላቸው ለቢሮ የሚሆኑ ልብሶችን ነው የማዘወትረው። ያው የቢሮ ደንብም ስለሆነ ማለት ነው። ከዛ ውጪ ያሉ አለባቢሶች አለባቢሶች ስለማይፈቀዱም እኔም ደግሞ ስለማላምንበት አልለብስም

ያው በታክሲ ከተመላለስኩኝ ሁለት ታክሲ ነው። የምይዘው ሁለት ታክሲ እይዛለሁኝ ከዛ ውጪ ግን በብዛት ያው በቢሮ መኪና ነው የምመላለሰው። ሜትር እንኳን እርግጠኛ አይደለሁም ግን ወይ ሶስት አራት ኪሎ ሜትር ቢሆን ነው። ብዙም እርግጠኛ ባልሆንም። ግን ያው ሁለት ታክሲ ነው የሚይዘው ካልሆነ የቢሮ የራሳቸው መኪና የድርጅቱ ስላለ በድርጅቱ መኪና ነው ብዙ ጊዜ የምጠቀመው

በዱቄ መፍጨት የባህላዊ መፍጨቶች ስለሆኑ ልምዱን እነዚህ አዲስ አበባ ውስጥ ብዙ ጊዜ ያንን አንድ ድርግም ያ ቤት ውስጥም የሚፈጁ ነገሮች ካሉ የተለያዩ ማሽኖችን ነው የምንጠቀመው ለመፍጨት ስንፈልግ። ቡናም ይሁን ማንኛውንም ነገር ከዛ ውጪ ግን ያሉትን የወፍጮ ቤት ነው። የምናስፈጨው እንጂ በእጃችን የመፍጨት ልምድ የለንም። ያው የክፍለ ሀገር ግን ሲፈጩ አያለሁ ልብዱ አይቻለሁ ግን እኔ ሞክሬው አላውቅም

ኮምፒውተር መጠቀም እችላለሁኝ ያው ለስራዬም ግዴታ ስለሆነ በተለይ የተለያዩ ስራዎችን የምንሰራው ኮምፒውተር በመጠቀም ነው ከዛ ብዙ ጊዜ ኮምፒውተር እጠቀማለሁኝ ከስራዬም ውጭ ቤትም ሲሆን የተያዩ ማህበራዊ ሚዲያዎችንም በላፕቶፔ ላይ እጠቀማለሁ ከዛ ውጪ ግን ስራ ቦታ ላይ ግዴታ የተለያዩ ስራዎችን የምንሰራው በኮምፒውተር ተጠቅመን ስለሆነ በደንብ እጠቀማለሁኝ ያው ግዴታዬም ስለሆነ በደንብ እጠቀማለሁ።

ብዙን ጊዜ ጭንቀት ሲሰማኝ እኔ መጀመሪያውን የማደርገው። እተኛለሁኝ ተኞቼ ነው የማሳልፈው አንዳንዴ ደግሞ በጣም የሚያስጨንቀኝ ሁኔታ ውስጥ ከሆንኩ እንቅልፍም ስለማይወስደኝ ማህበራዊ ሚዲያዎችን እጠቀማለሁኝ በዛ ያው ያንን ነገር እንዲያስረስናኝ ነኝ ማለት ነው። የመጀመሪያው የምሞክረው ያው ነገሩን ለመርሳት ነው የምሞክረው

ገመድ አዎ እጠቀማለሁ ለተለያየ ነገር ለምሳሌ ልብስ ለማስጣት ገመድ እጠቀማለሁኝ የፀሀይ ላይ ልብሴ በደንብ እንዲደርቅልኝ። ገመድ ላይ አሰጣለሁ ከዛ ውጭ። ነገሮችንም ለማሰር ገመድ እጠቀማለሁ። ቤት ውስጥ ያሉ እቃዎችንም ሊሆን ይችላል። የተለያዩ ነገሮችንም ለማሰር። ገመድ እጠቀማለሁኝ ከዛ ውጭ ገመድ ያው በአብዛኛው ልብስ ለማስጣት ነው እኛ የምንጠቀመውና ልብስ አሰጣበታለሁ

ብዙ ምግቦችን እወዳለሁኝ ግን ያው በብዛት የምወደው የሆነ በተደጋጋሚ ብበላውም የማይሰለቸኝ ጎመን በዳቦ መብላት በጣም ነው የምወደው። ከዛ ደግሞ አቮካዶን በዳቦ መመገብ በጣም እወዳለሁኝ እነሱ ምግቦች። በየቀኑ ብበላ እንኳን የማይሰለቸኝ ምግብ ስለሆነ በጣም እወዳለሁ። ግን ከምንም ጊዜ በላይ ደግሞ እርቦኝ ምን ምግብ ብበላ? እወዳለሁኝ ስር በኝ የምበላውን አይነት ምግቦችን እወዳለሁ። ያው

አዎ በስራ ቦታ ላይ እድገትን በጣም እፈልጋለሁ ግን ያው ዝም ብዬ በገንዘብ ብቻ እንዲያሳድጉኝ ሳይሆን የስራ ልምዴንም የስራ ችሎታዬንም በዛው ልክ ደግሞ አዳብራለሁኝ። ምክንያቱም ያው ሁሌ ካላዳበርነው ልምዶችን እየረሳን ነው የምንመጣው። በስራ ቦታ ላይም እድገትን ወይም ልዩነትን ልናሳይ አንችልም። እና ለዛ ስል ሁሌ የተለያዩ እድገቶችን ለማምጣት እሞክራለሁ

የድምጽ መልእክት መላክ በጣም ነው የምወደው። ሁሌም እንደውም ከጽሁፍ መልእክት ይልቅ ለኔ የሚቀለኝ የድምጽ ነው። ብዙም ጽሁፍ ላይ ጎበዝ አይደለሁም። ትግስቱ የለኝም፤ ያው እየጻፍኩ መልእክት ማስተላለፍ። ግን በብዛት ሰው በጽሁፍ እያወራ ራሱ፤ እኔ በድምጽ ነው የምመልሰው። እና ያው የሚያውቁኝ ሁሉም ያውቁኛል። ምንም አይነት መልእክት ሲሆን በድምፄ ነው ማስተላለፍ የምፈልገው። የጽሁፍ መልእክት ላይ ብዙም የጽሁፍ መልእክት አልጠቀምም። በድምጽ ግን የፈለኩትን ነገር አስተላልፋለሁ።

የመጠጥ ውሃ የምናገኘው ያው የቦምባ አለ ግን እሱን ብዙም ለመጠጥ አንጠቅምም ያው። ግን የሚቀዳ አለ በሃያ ሊትር ወይም ደግሞ አስር ሊትር ውሃ ማለት ነው። እሱን ነው ቤት ውስጥ ጃር የምንጠቀመው። ያው ለመጠጥ በጣም አሪፍ ነው። ለጤንነትም እንደዚሁ ደግሞ ውሃውን ለመጠጣት ስለማይከብድ ብዙ መጠጣት እንችላለን የሃይላንድ ሲሆን። የቧንቧ ግን ለመጠጣት ትንሽ ስለሚከብደን ብዙም አልጠጣም

አዎ ኑሜን ለብዙ ነገር እጠቀማለሁ በተለይ ደግሞ ከስራ ላይ የተገናኙ ነገሮችን ለመስራት። አብዛኛውን የስራ የስራ 'ኢሜጅ' የምንላላክባቸው ጊዜያቶች አሉ። ግን ለግል ነገር ብዙም አልጠቀምም አብዛኛውን። ከስራ የተገናኙ ነገሮች ከሆኑ ኦንላይን ስራዎችን ስሰራ ብዙ ጊዜ ያው ኢሜል ስለሚጠይቁ በኢሜል ነው የምሰራው። እና ከዛ ውጪ ግን ለግል ከሰው ጋር ለማውራት አልጠቀምም።

የቤት እንስሳ እንደ ድመትና ውሻ ነበረን ውሻችን አሁን ሞታለች ግን አሁን ድመታችን አለች። በጣም ነው ደስ የምትለው ብዙ አታስቸግርም አስቸጋሪ አይደለችም። ያው ምግብ እራሱ የተሰጣትን ነው የምትበላው እንጂ እንደሌሎቹ ድመት እየቀማች የመውሰድ ልምዱ የላትም። ያው ሰው ታከብራለች። ከተበበቀህ ከተቁጣናት ወዲያው መውሰቃቷን ይዛው የምትቀመጡት በጣም ደስ የምትል ድመት ናት። ያው ሰው ታከብራለች አታስቸግርም ለዛም በጣም ነው የምወዳት

ከቤትና ውጭ ከመሆን የብዙ ጊዜ የምመርጠው ቤት ውስጥ መሆን ነው ጊዜ ባገኘው አጋጣሚ ሁሉ ቤት ማሳለፍ ነው። የምወደው እንደውም ሰዎች ይገርማቸዋል ያው በቃ ጊዜ ካለኝ ቤት ስለመሆን ውጭ። እንገናኝ ሲባል ራሱ ያ ሰው ወደ ቤቴ ቢመጣ እንጂ የምወደው እኔ ውጭም የመውጣት የውጭ ሰው መባል አይደለሁም። ብዙ ጊዜ ቤት ነው የማሳልፈው ከስራዬ። የቀረውን ሰዓት ውጭ ሳይሆን ቤት ማሳለፍ በጣም ነው የምወደው ቤት መሆንን እመርጣለሁ

አዎ ከደንበኞች ጋር እንገናኛለን። በስራ ጉዳይ ያው ስራችንም ያስገደደን እንድናገኛቸው የሚያስገድዱን ደንበኞቼን አገኛቸዋለሁ። ያው ከስራ ውጭ ከደንበኞች ጋር የተለየ ግንኙነት አልፈጥርም። ያው ለስራ የሚያውቅ የሚያግዘኝ ጋር ብቻ ነው ግንኙነታ የምናስቀጥለው። ያው የስራዬ ባህር ባህልም ስለማይፈቅድ በሌላ ነገር ከደንበኞች ጋር እንድገናኝ፤ ያው ያንን ህግ አክብሬ በስራ በሆነ ነገር ላይ አገኛቸዋለሁ።

ባዶ አግሬን መንገድ ላይ ተራምጄ አላውቅም ግን ቤት ውስጥ ስሆን በጣም ከሞቀኝ ከውጭ ገብቼ በጣም ሙቀቱ ከፍተኛ ከሆነ ጫማ አውልቄ ባዶ እግሬን ትንሽ ቦታ ቤት ውስጥ እንቀሳቀሳለሁ። ከዛ ውጪ ግን ከቤት ውጪ በባዶ እግር ሄጄ አላውቅም። እቤት ውስጥ ብቻ ከሆነ ነው ነጻነት የሚሰጠኝ እሱንም እግሬ በጣም ከሞቀኝ ካልሆነ በእግር መራመድ አልወድም። አሁን ግን ጥሩ ስላልሆነ ብዙም አልወድም ከሞቀኝ ብቻ ግን እራመዳለሁ

ዳቦ መብሰል እችላለሁ ቀላል ነው። ያው በደንብ ዋናው እንደውም ከመብሰል ይልቅ ማቡካቱ ነው ሚከብደው ዳቦ በደንብ ቆንጆ እንዲሆን ማቡካት ትንሽ ጊዜም ስለሚፈልግ እሱ ይከብደኛል። ከዛ ዉጭ ግን ያው ዳቦ በደንብ ኦቭን ውስጥ አድርጌ ሰዓት መያዝ ብቻ ነው። አንዳንዴ ፓወር የሚልበት ጊዜ ስለሚኖር ቦታዎቹን እያዟዟርኩ እቀይራለሁ። ያው እና ያው አይከብድም። ደቦ ከኦቭን ውስጥ ከገባ በኋላ አለመርሳት ብቻ ነው ዋናው ነገር

ማንቀሳት አዎ ሁሌ እጠቀማለሁ ከእሁድ ውጪ የስራ ቀን ላይ ሁሌ ግዴታ ስራ ቶሎ ለመሄድ ማንቂያ ሰዓት ካልተጠቀምኩኝ ቶሎ በጊዜ መነሳት አልችልም ሊረፍድ ስለሚችል ሁሌ ማንቂያ ደውሉን ሞል ሞልቼ ነው የምተኛው በዛ መሰረት እነቃለሁኝ። እሁድ እሁድ ግን ያው ጠዋት መንቃት ስለሌለብኝ አጠፋለሁ ከዛ ውጪ። ጠዋት ላይ ያለማንቂያ መነሳት አልችልም ያስለመድኩትን በማንቂያ ሰዓት ነው እና እጠቀማለሁ።

በአንድ ግዜ ብዙ ስራዎችን አከናውናለሁኝ እንደየ ስራው ክብደት አንዳንዱ ትኩረት የሚጠይቁ ስራዎች ከሆኑ። በአንድ ሰዓት ትኩረት መስጠት ባለብኝ ስራ ላይ ብቻ። እሰራለውኝ ከዛ ውጭ ግን ብዙም ትኩረት የማይፈልጉ ስራዎች ከሆኑ በአንድ ጊዜ ብዙ ስራዎችን መስራት እችላለሁኝ። በተለይ ቤት ውስጥ የሚሰሩ ስራዎች ከሆኑ ትኩረት ስለማይፈልጉ። እነዛን ስራዎች እየሰራሁ ሌላ ስራም መስራት ቀላል ነው

ስታመም ከስራ አልቀርም። ያው አይፈቀድልንም እኛ ስራ ቦታ ላይ የግድ ከ ካመመኝም እዛ ሄጄ ህክምና ስላለ እታከማለሁኝ። እናም ያው የሚያስተኛ አይነት ህክምናም ከሆነ እዛው እተኛለሁ። አንዳንዴ የጤንነት ሁኔታ አይተው ወደ ቤት መመለስ ካለብኝ ራሳቸው ይመልሳሉ። ከዛ ውጪ ግን ስላመመኝ በዚሁ እቤት ሆኜ መቅረት አልችልም። የግድ ስራ ቦታ መግባት አለብኝ።

የምሳ እረፍቴ አንድ ሰዓት ነው ያለኝ የምሳ ሰዓት ነው አንድ ሰዓት ይሰጠኛል። እሱንም ያው ሩቅ አልሄድም ምሳ እቃ ይዤ ስለምመጣ አጠገብ ያለ ከስራ ቦታችን አጠገብ ምግብ ቤት አለ። እዛ ምግቤን እመገባለሁ ከዛ ደግሞ ቡና ጠጣለሁ ቡና ግዴታ ነው። ከሰአት እንቅልፍ ስለሚያስቸግረኝ ስራዬን በንቃት መስራት ስለማችል ቡና እጠጣለሁ። ከዛ ወዲያው ሰዓቱ ሲደርስ ደግሞ ተመልሼ ወደ ስራዬ ገበታ እገባለሁ ማለት ነው

ማር በጣም ነው የምወደው ግን ብዙ መመገብ አልችልም ወዲያው ትንሽ እንደበላው ስለሚዘጋኝ። ብዙ መመገብ አልችልም ግን ትንሽዬ እወዳለሁኝ ከዛ ውጭ ደግሞ የተለያዩ ነገር መጠቀም እወዳለሁ። ለምሳሌ ለፊት ከተለያዩ ውህዶች ወይ ከቡና ጋር። ከእርድ ጋር አቀላቅዬ የመጠቀም በጣም ነው የምወደው በጣም ለፊቴ ይስማማኛል። እና ለመመገብም በውሃም አቅላቅዬ እጠጣለሁ ለጤንነት ጥሩ ስለሆነ

አዎ የሸክላ እቃዎችን በደንብ ነው እምንጠቀመው የባህላዊም ከሆነ ለምሳሌ ጀበናም በሸክላ ነው እሚሰራው። እንጀራ ለመጋገር ሸክላ ነው እምንጠቀመው ምጣድ። እኛ ቤት ደሞ ቡናም የምንቆለው የሸክላ ምጣድ ጥቅመን ነው። ማዘር እምትወደው ያው ቡና ስለሚያስተካክል እሱን ስለሆነ የሸክላ ምጣድ ነው እምንጠቀመው። ከዛ ውጭ ደሞ የተለያዩ ባህላዊ ምግቦች ወይ ክትፎ ወይ ጥብስ ነገር። አመት በዓል ላይ ሲሆን በሸክላ እቃዎች ነው እምንጠቀመው እና በጣም ነው እምንጠቀመው። ቤት ውስጥ

አቧራ ችግር ይፈጥርብኛል። በተለይ አንዳንዴ በጣም አቧራ ላይ ከተራመድኩኝ አፍንጫዬን በጣም ነው የሚያፍነኝ ከዛ ወዲያው ደግሞ ጉንፋን ሊይዘኝ ይችላል። ከዛ ውጪ ደግሞ አይኔ ላይም ከገባ በጣም ነው የሚያቃጥለኝ ረጅም ቀን ይችላል። እና አይኔንም አፍንጫየንም ከዛ አልፎ አንዳንዴ በጣም ሀይለኛ ከሆነ ጉሮሮዬን ሊያቃጥለኝ ይችላል። ከዛ ወደ ጉንፋን ይቀየራልና ብዙም አቧራ ያለበት ቦታ ላይ መሆን አልወድም

ማታ ያው ከስራ እንደገባው ነው የምመገበው። ብዙ ጊዜ ግን ያው ስራ ላይ ስለማመሽ ማመሸበት ጊዜ ትንሽ የእራት ሰዓቴ ወደ ኋላ ስለሚሄድብኝ ትንሽ ይከብደኛል። ያው ሰዓት ካለፈ በኋላ ስበላ ብዙም አይስማማኝም ግን አብዛኛውን ጊዜ። አስራ ሁለት ሰዓት ወይ አንድ ሰዓት ቤት ከገባሁኝ በጊዜ እንደገባሁም ያው ምግቡም ተዘጋጅቶ ስለሚሆን በጊዜ ነው የምመገበው

አዎ በስራ ቦታ ላይ ብዙ ጊዜ ችግሮችን እፈታለሁኝ አዎ ያን ችግር ሳልፈታ ስራ ነው መቀጠሉ ልክ ነው ብዬ አላስብም ያው ስራ ቦታ ላይ ትንሽም ችግር ካለ የስራ ሁኔታ ስለሚስተጓጎል መጀመሪያ ያው ማውራትም ያለብን ነገሮች ካሉ እርስ በእርስ ግጭትም ይሁን ስራ ቦታ ላይ አላስፈላጊ የሆኑ ነገሮች በሚፈጠሩበት ጊዜ ሌላ ስራ ከመፍታት ይልቅ ያንን ችግር መፍታት ላይ አምናለሁ ችግሮቹን ፈቶ ሌላ ስራ መስራት ቀላል ስለሆነ ቀድሜ ችግሮቹን ለመፍታት ነው የምሞክረው።

ምወደው የሙዚቃ አይነት? ለስለስ ያሉ ሙዚቃዎች ደስ ይላሉ። ብዙም ፈጣን ሙዚቃዎችን አልወድም። ለስለስ ያሉ ትርጉም ያላቸው ሙዚቃዎች ደስ ይሉኛል። የተለያዩ ስራ እየሰራሁ ከፍታለሁኝ። ግን እንደየሁኔታው አንዳንዴ አሁን አመት በዓል ምናምን በሚኖርበት ጊዜ፤ ፈጣን ሙዚቃዎችንም ያው እሰማለሁኝ። ለሁን ለአመት በዓለ ዝግጅት ስለሚሆን ማለት ነው። ከዛ ውጪ ግን በብዛት ለራሴ የማዳምጥ ከሆነ ለስለስ ያሉ ሙዚቃዎችን ማዳመጥ ደስ ይለኛል።

ዜና ምስማው እኔ ማህበራዊ ሚዲያዎች ላይ ነው። ወይ ቲክቶክ ላይ፤ ወይ ደግሞ ዩቲዩብ ላይ። በተለይ ቲክቶክ ላይ የሚተላለፉ አጫጭር ዜናዎችን መስማት እወዳለሁ። ከዛ ውጪ ግን በተለይ የረዣዥም ጋዜጣ ምናምን ነገር ማንበብ አልወድም። ለዜናም ሆልስ ምመርጠው እንደውም አጫጭር የሆኑና ጊዜያዊ የሆኑ መልእክቶችን በማህበራዊ ሚዲያ በቲክቶክ ላይ የሚያስተላልፉ ዜናዎችን በደንብ እከታተላለሁኝ። እነዛን ደግሞ ጊዜ ሰጥቼ እሰማለሁ።

ዛሬ ያው በጣም ሞቃት ነው ጥቅምት ጥር ወር ላይ ነው ያለነው በኢትዮጵያ አቆጣጠር ማለት ነው። እና በጣም ይሞቃል በጣም ሞቃት ነው ከጠዋት ትንሽ ቀዝቀዝ ይል ነበር። አሁን ከማታም ትንሽ ቀዝቅዟል። ግን ቀን በጣም ሀይለኛ ሙቀት ሀይለኛ ፀሀይ ነበር። ትንሽ አመት በዓል ስለሆነ አልገባሁም ነበርና በቃ ሰፈር ስለነበርኩኝ። በፀሀይ ወጥቼ በጣም ከፍተኛ ሙቀት ነው ያለው ቀን ላይ ማታና ጠዋት ደግሞ ይበርዳል። ያው የአየር ሁኔታ ይቀያየራል ዛሬ

ወደ ስራ እሄዳለሁኝ በጊዜ ነው የምሄደው። በተቻለኝ መጠን በጊዜ ለመድረስ ነው የምሞክረው። ያው በጊዜ ደርሼ መስራት ያለብኝን ስራዎች መስራት ስላለብኝ ማለት ነው። እና በብዛት ወደ ስራ የምሄደው በጠዋት ነው። ሰአቴን ለየማክበር፤ እና ያው ትክክልም ነው ብዬ ስለማስብ በጧት እሄዳለሁ።

አዎ የተለዩ ማዐድናትን እጠቀማለሁኝ አንዳንድ ማዐድናት ለጌጣጌጥ ተሰርተው የሚመጡ ማዐድናቶች አሉ እነሱንም እጠቀማለሁ ከዛ ውጪ ደግሞ ለጤንነት አሪፍ የሆኑ ማዐድናቶች ደግሞ አሉ። ሁሌ ወይ ለጥርስ ጤንነት እና ለአጥንት ጥንካሬ የሚያግዙ ማዐድናቶች አሉ እና እነሱንም በሀኪሞች እገዛ ምወስዳቸው ማዐድናቶች አሉ። በጣም ለጤንነት ጥሩ ናቸው ተብለው የሚመከሩ ማለት ነው።

ስራዎችን በፍጥነት መስራት ደስ ይለኛል። ያው አብዛኛው ጊዜ ፈጣን የሚባል ሰው አይነት ባልሆንም፤ ግን ስራዎች ላይ በፍጥነት መጨረስ ያለብኝ ስራዎች ካሉ በፍጥነት እንደ ምንም በቶሎ መድረስ ባለበት ጊዜ እንዲደርስ፤ በፍጥነት ስራዎችን እሰራለሁኝ አዎ መፍጠን እችላለሁ።

ሞወደው የጸደይ ወቅት ነው። የጸደይ ወቅት በእኛ በጣም አረንጓዴ ነገር የሚበዛበት ያው ብዙ ዝናብ አይበዛም። ግን አየሩ የሆነ ብዙም የሚሞቅ አይደለም መካከለኛ ቀዝቀዝ ያለ አየር ነው የሚሆነው በዛ ላይ ተፈጥሮ አበቦቹ በደንብ የሚታዩበት ስለሆነ ያን የጸደይ ወቅት ነው በጣም የምወደው ተፈጥሮ ነገሮችን ማየት አረንጓዴ ነገር ይበዛበት ለምለም ጊዜ ስለሆነ አዲስ ነገር ኖሮና ደስ ይለኛል።

አዳዲስ ነገር መማር የምፈልገው ምንድነው በተለይ አሁን ጊዜው የቴክኖሎጂ ስለሆነ ከቴክኖሎጂ ጋር የተገናኙ ትምህርቶችን ብማር በጣም ደስ ይለኛል። ያው በርግጥ የተማርኩትም በዛው ዘርፍ ነው እና ግን የተለያዩ ስኪሎች ያው በየጊዜው አዳዲስ ነገር ስለሚመጣ አዲስ ነገር በመጣ ቁጥር ራሴን በዛው ማሳደግ እፈልጋለሁ። ያው በድሮ ነገር ላይ እዛው ባለሁበት ማቆም ደስ አይለኝም። አዳዲስ ነገር ለመማር ደግሞ ፈጣን ነኝ።

በስልክ ገንዘብ እልካለሁ። እኔ እንደውም ባንክ ቤት ሄጄ ገንዘብ መላኩ ወረፋ መጠበቅ ደስ አይለኝም። ሁሉንም ነገር የምለከው ስልኬን ተጠቅሜ ነው። ስልኬ ላይ ያሉ የተለያዩ የባንክ መተግበሪያዎች ስላሉ እነሱን ተጠቅሜ ገንዘብ አስተላልፋለሁ።

ነገሮች ላይ ማሰላሰል ደስ ይለኛል ረጅም ሰዓት አንድ ነገር እያሰላሰሉ ማሰብ አሪፍ ነው ብዬ አስባለሁኝ። በተለይ ችግሮችን ለመፍታት ነገሮችን በተለየ መንገድ ለማሰብ በችኮላ ከማሰብ ይልቅ ማሰላሰል ረጅም ሰዓት ወስዶ ነገሮችን ማሰብ ትክክል ነው ብዬ አምናለሁና። የተለያዩ ነገሮች ላይ ለረጅም ደቂቃዎች ማሰላሰል ደስ ይለኛል አንድን ነገር ከመወሰኔ በፊት ማለት ነው

ውሳኔ መስጠት ላይ በጣም ጎበዝ ነኝ እችላለሁኝ። ነገሮች ላይ የተለያዩ ለውሳኔ የሚያስቸግሩ ነገሮች ላይ፤ ምክንያታዊ የሆነ ውሳኔ ለመወሰን ጎበዝ ነኝ። እንደውም ስራ ቦታ የተለያዩ ነገር ሲያጋጥም ችግሩ ሲያጋጥሙ፤ እንድወሰን ሀሳቦችን ያቀርቡልኛል። እና ያንንም ሀሳብ አገናዝቤ ሁሉንም ካስተያየሁት በኋላ፤ ትክክለኛ የሆነ ውሳኔ ወስኜ አስተላልፋለሁ ውሳኔዬን ማለት ነው።

አሁን ያለሁት ኢትዮጵያ ውስጥ ነው። እና ኢትዮጵያ ውስጥ ካሉ ከተሞች እኔ መጀመሪያው የምወደው አርባ ምንጭን ነው። ምክንያቱም አርባ ምንጭ በጣም በተፈጥሮ ሀብቷ በጣም የበለፀገች ውብ ከተማ ናት። ያው አዲስ አበባንም እወዳለሁ፤ ግን ብዙ የተፈጥሮ ነገር የለም። ሰው ሰራሽ ስለሚበዛባት፤ እኔ ደግሞ የተፈጥሮ አድናቂ ነኝ። አርባ ምንጭ ላይ የተለያዩ ወንዞች አሉ፣ ሀይቅ አለ፣ የተለያዩ ዛፍ አለ፣ ተራሮች አሉ መውጣት ስንፈልግ እና ተፈጥሮ የታደለች ስልሆነች አርባ ምንጭ ከተማ ለኔ አንደኛ ናት።

ሌሎችን ማበረታታት ላይ ጎበዝ ነኝ። በተለይ ጥሩ ነገር እያደረጉ ሲሆን፤ በደንብ ሰዎችን አበረታታለሁኝ። ከዛ ውጪ ደግሞ መጥፎ ነገር የሚያደርጉ ከሆነ ደግሞ፤ እንዳያደርጉ እመክራቸዋለሁ። ግን ጥሩ ነገር እያደረጉ ሀላፊነት ወስደው ሰዎች ስራቸውን በአግባቡ ሲሰሩ፤ በደንብ ነው የማበረታታቸው። የተለያዩ ጊዜ ሰጥተው ራሳቸውን ሲያሳድጉ ሰዎችን አበረታታለሁ።

የሞቦይል ዳት እምጠቅመው ብዙ ጊዜ አልጠቀመም። ግን እንደ አጋጣሚ መብራት ጥፍቶ ዋይፋይ ከሌለ ወይ ስራ ቦታም ይሁን ቤት ውስጥ መብራት የሌለበት ጊዜ ከሆነ። ዳታ ጥቅል እገዛለሁ ግን ብዙም ጊዜ መብራት ካለ። በዳታ ልጠቀምም ዋይፋይ ነው የምጠቀመው። ያው ዳታ ትንሽ ብዙ ገንዘብ ስለሚበላ ዳታ ላይ አልጠቀመው ዋይፋይ ግን በደንብ እጠቀማለሁ

መልእክት የምልከው መተግበሪያ የመጀመሪያው እኔ የምጠቀመው ቴሌግራም ነው። ቴሌግራም በተለያየ ነገር የስራ መልእክት የምንላላከው በቴሌግራም ነው። ከቤተሰብም ጋር ከጓደኞቼ ጋር የምናወራው በቴሌግራም ስለሆነ መጀመሪያ ቴሌግራም እጠቀማለሁኝ። ከዛ ደግሞ ቴሌግራም የማይጠቀሙ ሰዎች ካሉ ዋትሳፕ እጠቀማለሁ። በሁለቱ መተግበሪያዎች ነው መልእክት ማስተላልፈው

ከባህላዊ ምግቦች ውስጥ መጀመሪያ የምወደው፤ ክትፎና ቆጮ እወዳለሁኝ። ከዛ በአይብ ማለት ነው። አይ በጎመን ተስተካክሎ በቆጮ ሲቀርብ፤ በጣም ነው የምወደው። ከዛ ውጭ ደግሞ የተለያዩ ባህላዊ ምግቦች አሉ። ጭቆ በቅቤና በገብሱ የሚዘጋጁ ግቦች ማለት ነው። እነሱን ሞክሬያቸዋለሁ፤ እወዳለሁኝ በጣም። ይጣፍጣል እና ብዙም መመገብ ትንሽ ብዙ መብላት ባልችልም፤ ግን እወዳለሁ።

ብዙ መጽሐፎችን እወዳለሁ በመጀመሪያ በአንደኛነት የምወደው አላማ መር ህይወት የሚል መጽሐፍ አለን። ያው መንፈሳዊ መጽሐፍ ነው። ለአርባ ቀን ነው የሚነበበው ያው በአንድ ቀን በሁለት ቀን ማንበብ ይቻላል ግን። እንደመጽሐፉ አላማ ከሆነ በቀን ተከፋፍሎ ነው ያለው። በድምጽም የተቀመጠ አለ ግን በብዛት እኔ አንብቤዋለሁ መጽሐፉን። የመጀመሪያ ቀን ቀን አንድ ተብሎ አለ ቀን ሁለት እያለ። ለአርባ ቀን የሚነበብ መጽሐፍ ነው እና በጣም ጥሩ መጽሐፍ ነው

ምግቤን ለሌሎ ለሌሎች ማከፈል እወዳለሁ። በጋራ ደግሞ ምግብ ሰብሰብ ብሎ መብላት በጣም ነው የሚያስደስተኝ። ስራ ቦታ ልሆን ቤት ውስጥም በጋራ ተሰብስበን ተከፋፍለን እንበላለን። ስራም ቦታ እኔ የያዝኩት ምግብ ሌላ ሰው ካልያዘ ደግሞ ያንን ምግብ እኔ ያዝኩትን ተካፍዬ መመገብ በጣም ደስ ይለኛል። ያው አንዱ የኛ ባህልም ስለሆነ መካፈል እና ምግብ ማካፈል በጣም እወዳለሁ

ቀዝቃዛ የአየር ሁኔታ እወዳለሁኝ በጣም ከቅዝቀዘ ብርዱን እፈራለሁ እንጂ ከዛ ውጪ ግን ሙቀት ከሚሆን ለኔ ቀዝቃዛ አየር ሲሆን ይሻለኛል። ያው ቀዝቃዛ ከሆነ ያው ምግብ ከቅዝቃዜ ከሚሄድ ምግብ በልቼ ወይ ጃኬት ደርቤ መከላከል ስለምትል። ሙቀት ግን ለመከላከል ይከብዳል ያው በአለባበስ ብንቀንስ ራሱ አለባበስ ስስ ልብስም ለብሰን ሊሞቀን ይችላል። እና ቀዝቃዛ አየር ግን ያው መቆጣጠር ስለምንችለው እሱን አየር እወደዋለሁ

ከጣፋጭ ምግቦች ውስጥ የመጀመሪያ የምወደው ኬክ ነገር እወዳለሁኝ። ያው በጣም ግን ሱኳር ከበዛ ቶሎ ይዘጋኛል እንጂ ኬክ እወዳለሁ። በመጀመሪያ ከዛ ደግሞ ኩኪስ ቤት የሚዘጋጅ ብዙም ጣዕሙ የማይከብድ ቶሎ የማይዘጋ ከሆነ ኩኪስ እወዳለሁኝ። ከዛ ከጠፋጭ ምግቦች ደግሞ የተለያዩ የሚጠባበሱ ነገሮችን እወዳለሁኝ ቤት ውስጥ የተዘጋጁ ከሆነ በጣም ወድጄ ነው የምመገበው።

ከእንቅልፌ የምንነሳው ጥዋት ነው። አስር ተኩል እነሳለሁኝ ያው ምሳም እሰራለሁ ቁርስም ሰርቼ በልቼ ቡና ጠጥቼ ነው ጥዋት እማወጣው። ካልሆነ ያው ስራ ቦታ ላይ እዛ አካባቢ ያሉ ምግቦች ብዙም ለጨጓራየ ስለማይስማሙኝ ራሴ የማዘጋጀው ምግብ ነው መመገብ እምፈልገው እና። አስር ተኩል ተነስቼ ሁሉንም ነገር አስተካክዬ በልቼ ምሳ እቃ ቋጥሬ ነው በጊዜ ወደ ስራ እምሄደው።

አዳዲስ የስራ ግንኙነቶችን እፈጥራለሁ በተለያየ አጋጣሚ ከደንበኞቻችን ጋር የምንገናኙባቸው ጊዜያቶች ለኔ ስራ ደግሞ የሚሆኑ ደንበኞችን እተዋወቃለሁኝ ለስራ አዲስ ስራ የራሴን የግል መጀመር ስለምፈልግ ማለት ነው። ትወውቅ ደግሞ ያው ቋሚ ደንበኞችን ማፍራት ስለምንችል። ብዙን ጊዜ ከደንበኞች ጋር በዛ አወራቸዋለሁኝ። ራሴ ከእኔ ስራ ጋር እንትን ለማለት ማለት ነው።

ያው ከልጅነቴ የምዘክረው ነገር ብዬ የማስበው ልጅ እያለሁ በጣም ፈጣን ነኝ እዳዲስ ነገሮች ሲመጡ በፍጥነት ያንን ነገር ለማወቅ በጣም ስለመቸኩል አዳዲስ ነገሮችን ቶሎ እማራለሁኝ። ደግሞ በተለይ ደግሞ በጣም ለጥየቃ በጣም ጠያቄ ነኝ ልጅ እያለሁና ጠያቄ እንደሆንኩኝ ሁሉም ሰው ነው የሚነግረኝ በቃ በዛ ደግሞ እንደማደክማቸው የለም ጥያቄን። ብዙ ሰው ይነግረኛልና ልጅ እያለሁ በጣም ጠያቂ ነበርኩ።

ዶሮ ቤት ውስጥ የለንም ያው ዶሮ የምንገዛው አመት በዓል ሲሆን ለመብላት ስንፈልግ ብቻ ነው። ድሮ ነበረ እንደ እንቁላል የምንጠቀማቸው ግን አሁን ሰፈር ስለቀየርን አሁን ያለንበት ትንሽ ግቢውም ጥበብ የለነው ለዶሮ ለማርባት አይሆንም አሁን ያለንበት ያው የዶሮ ደግሞ ስራ ግቢ ይፈልጋል ካልሆነ ትንሽ ሽታቸውም ስለሚያስቸግር እና እየሞቱ በተለያዩ በሽታ ቶሎ ስለሚሞቱ መግዛት ትተናል ያው እነሱን ፈልጎ ብቻ ነው የምንገዛው።

አዎ ያው በተቻለኝ መጠን በጥ በቀጠሮ ሰዓት ላይ ለመድረስ እሞክራለሁኝ። ብዙ ጊዜ ቀድሜ ልገኝ እችላለሁ ግን ትንሽ እኛ የመንገድ ሁኔታችን መኪና ቶሎ ላናገኝ እንችላለን እሱ እሱ ትንሽ ሊያስረፍደኝ ይችላል። እንጂ ከሰው ጋር ቀጠሮ ካለኝ ቀድሜ ነው የምወጣው እዛ ቦታ ላይ መድረስ የምችልበት ጊዜ ቀደም ብዬ ለመድረስ እሞክራለሁ። ያ ሰው ደግሞ በተቃራኒው ሰዓት የማያከብር ከሆነ ደስ አይለኝም እኔ ግን ሰዓት ለመገኘት እሞክራለሁ